ብስክሌት ማለት እንግዲህ የተለያዩ ነገሮች አሉ ብስክሌት ማለት ምን ማለት ነው? ብስክሌት ለምን ያገለግላል ብስክሌት ምንድነው ጥቅሙ የሚለውን እንግዲህ በዛው አያይዘን ለማየት እንሞክራለን። ብስክሊት ማለት እንግዲህ የተሽከርካሪ አይነት ስትሆን በጣም ቀጭን የሆነች በሁለት ጎማ የምትሄድ ከሞተር በጣም ከሞተር ሳይክል በጣም የቀጠነች ጎማዎቿ በጣም ቀጫጭን የሆኑና አንድ ሰው ብቻ የመያዝ አቅም ያላት እንግዲህ ያቺ በስክሊት ትባላለች ማለት ነው። እንግዲህ ይቺ ብስክሊት ባላንስ ወይም ደግሞ ሚዛኗን መጠበቅ ሚዛን መጠበቅ የሚችል ሰው እንዲረዳት የሚችለው ምክንያቱም ራሷ ሚዛኗን መጠበቅ አትችልም ስለዚህ ይሄ ወደ አንድ ጎል ልታጋድል ስለምትችል ሚዛኑን የሚጠብቅ ሰው ወይም ደግሞ በደንብ የተለማመደ ሰው ነው ሊነዳት የሚችል ማለት ነው። ስለዚህ ይቺ ብስክልት ብዙ ጥቅሞች አሏት ከነዛ ውስጥ እንግዲህ የተለያዩ ነገሮችን ታደርጋለች። የመጀመሪያው እንግዲህ ብስክሌት ምንድነው ጥቅሟ ስንል እንግዲህ ብስክሌት የተለያየው ጥቅሞች ሊኖራት ይችላል ከነዛም ውስጥ እንግዲህ የመጀመሪያው ምንድነው ቢባል? በስክሌት እንግዲህ የመጀመሪያው ጥቅሟ የተለያዩ የተለያዩ ነገሮችን ወይም ደግሞ የተለያዩ ነገሮችን ለማጓጓዣነት ነው ማለት ነው። ማለትም የተለያዩ ሰዎችን ማለትም እንግዲህ ሰው ነው የምትይዘው ይቺ ብስክሊት ብዙ ሰዎችን ከቦታ ቦታ ለማንቀሳቀስ ትጠቅማለች ማለት ነው። ምክንያቱም ከአንድ ሰፈር ወደ አንድ ሰፈር በእግር ስንሄድ ሊደክመን ስለሚችል በእግር ስንጓዝ ሊደክመን ስለሚችል ስለዚህ ያቺ በስክሌት እንግዲህ የተለያዩ ጥቅማ ጥቅም ትሰጣለች ማለት ነው። ስለዚህ ያንን ነገር ለመቆጠብ ወይም ደግሞ በፍጥነት ለመድረስ ትጠቅማለች ማለት ነው። እንግዲህ የተለያዩ ሰዎች እንግዲህ ይቺን ብስክሌት በመጋለብ ብዙ ጥቅሞችን ያገኙባታል ከእነዛም ውስጥ እንግዲህ የመጀመሪያው ከቦታ ቦታ ለመንቀሳቀስ ወይም ደግሞ በፍጥነት ለመድረስ ያሰቡ በስክሊት ይጠቀሙባታል ማለት ነው። ከዛ በተጨማሪ እንግዲህ በስክሊት ምንድነው ጥቅሟ ብንል? የመጀመሪያው ጥቅሟ ሊሆን የሚችለው እንግዲህ ምንድነው ቢባል በስክሌት እንግዲህ የመጀመሪያው ጥቅሟ የተለያዩ ጥቅሞች አሏት። ከነዛም ውስጥ እንግዲህ የመጀመሪያው ጥቅሟ ብስክሊት ምንድነው ቢባል እንግዲህ የተለያዩ ሰዎችን ከማጓጓዝ አልፋ ደግሞ ለስፖርት መሳሪያነት ትጠቀማለች ማለት ነው። እንግዲህ የተለያዩ ተወዳዳሪዎች የተለያዩ ብስክሌቶችን በመንዳት እንግዲህ የተለያዩ ውድድሮችን ያደርጋሉ እነዛን ውድድሮች እንግዲህ ለመወዳደር ብስክሌት ያስፈልጋል ማለት ነው። ስለዚህ ብስክሌት ውድድር ስላለ ያቺኖ ውድድር በመወዳደር እንግዲህ ሰዎች በደረጃ ወጥተው ሊሸለሙባት የሚችሉ ናት ማለት ነው። ከዛም አልፎ እንግዲህ ሰዎች በውድድር ህይወታቸውን ይመራሉ ማለትም በተወዳዳሪነትም ደግሞ በተፎካካሪነት እንግዲህ ህይወታቸውን ይመራሉ ማለት ነው። ስለዚህ ያንን ነገር ለማድረግ ብስክሌት ያስፈልጋቸዋል ማለት ነው። እንግዲህ የሰው ልጅ ገቢን ለማግኘት ይጠቀምባታል ማለት ነው። ስለዚህ የተለያዩ ገቢዎች አሉ የተለያዩ ገቢዎችን እንግዲህ ለመጠቀም ማለትም የተለያዩ ገንዘብ ለመስራት ወይም ደግሞ ህይወትን ለማሻሻል እንግዲህ በውድድር ላይ ብዙ ነገር አለ። የምሰለጥንባት ወይም ደግሞ የምንለማመድባት ብስክሌት ናት። ከዛም አልፎ ውድድር ላይ ስንገባ እንግዲህ ብስክልት ይሰጠና በዛ ውድድር ተወዳድረን የምንጠቀምባት ማለት ነው። ስለዚህ ብዙ የገቢ ምንጭ ልታስመጣ ልንችል ማለትም መዳሊያቱን መዳሊያችን ዋንጫዎችን ልታሸልመን የምትችል እንግዲህ ይቺ ብስክሌት ናት ማለት ነው። ስለዚ ይቺን ብስክሌት በውድድር በመጠቀም እንግዲህ የተለያዩ ጥቅማ ጥቅም ማግኘት ይቻላል ማለት ነው። ስለዚህ ከብር ጀምሮ እስከሌላ ያሉ ዋንጫዎች ሜዳሊያዎች ድረስ መቀበል ይቻላል ማለት ነው። ስለዚህ እኛ ጎበዘን ወይም ደግሞ ጠንክረን የምንሰራባት ከሆነ በዚች ብስክሌት ብዙ ጥቅሞችን ላገይባት የምንችል ናት ማለት ነው። ከዛ በተጨማሪ እንግዲህ በስክሊት እንግዲህ ለስፖርት መስሪያነት ወይም ደግሞ ጤናን ለመጠበቂያነት ትጠቅማለች። ማለትም እንግዲህ የሰው ልጅ ያችን በስክሌት ሲነዳ እግሩ እግሩ ነው የሚሰራው ማለትም የተለያዩ እንደ ሩጫ አይነት ነው። ስለዚህ ያቺን ብስክሌት በሚነዳበት ጊዜ የተለያየው ጉልበት ያወጣል ጉልበት ሲጠይቅ ደግሞ ልብ መትቶ ይፈጥናል ማለት ነው። ስለዚህ ያንን ነገር ጤናውን ለማስተካከል ጤናውን ለመጠበቅ እንግዲህ ይጠቅመዋል ማለት ነው። ስለዚህ የሰው ልጅ በፍጥነት የሚነዳ ከሆነ ወይም ደግሞ በፍጥነት ያችን ሳይክል የሚነዳ ከሆነ እንግዲህ የተለያዩ መጠቅሞን ያገኝባታል ማለት ነው። ስለዚህ እነዛን ጥቅሞች ለማግኘት እነዛን ነገሮች ለማግኘት እንግዲህ የሰው ልጅ የተለያዩ ብስክልቶችን በመንዳት እንግዲህ ጥቅሞቼን ያገኛል ማለት ነው። ከዛም አልፎ እንግዲህ የሰው ልጅ እንግዲህ የተለያዩ መጠቅሞችን ሊያገኝ ይቻላል። ከነዛም ውስጥ እንግዲህ አንደኛ እንግዲህ የገቢ ምንጭነት ያደርጋታል ከተለያዩ ሰዎች ጋር በመወዳደር ከሀገር ጋር ሊሆን ይችላል። በተለያዩ ሀገራት ከሀገር በመወዳደር ገንዘብ ያገኝባታል ከዛም አልፎ ጤናውን የሚጠብቅባት ወይም ደግሞ ልብ ምቱን የሚያስተካክልባት አንድ መሳሪያ ነው። ከዛም አልፎ ደግሞ በፍጥነት ለመጓጓዝ በፍጥነት ለመጓጓዣነት የምትጠቀም እንግዲህ ይቺ ሳይ በስክሌት ማለት ነው። ስለዚህ ይቺን በስክሌት በመግዛት ይቺን በስክሌት በመሸጥ እንግዲህ ሰዎች ሊተዳደሩ ይችላሉ። ስለዚህ ብዙ ጥቅም ያላት ብስክሌት ናት ማለት ነው። ስለዚህ ይቺን ነገር ብንጠቀመጥ አድርጌ

ደረሰኝ ማለት እንግዲህ የተለያዩ ደረሰኝ አሉ እንግዲህ ደረሰኝ ማለት የተለያየ ነገር ሊሆን ይችላል እንግዲህ እነዚህን ደረሰኝ ማለት ምን ማለት ነው? የሚለውን ስናየው እንግዲህ ደረሰኝ ማለት በተለያየ ጊዜ በተለያየ ሁኔታ እንግዲህ የተለያየ ነገር ይፈጠራል ማለትም የተለያየ ነገር ይከሰታል። እንግዲህ ያን ነገር ስናደርግ እንግዲህ የተለያዩ ደረሰኞች አሉ ማለት ነው ከነዛም ውስጥ እንግዲህ የመጀመሪያው ምንድነው ሚባል? ደረሰኝ እንግዲህ ማለት በተለያየ ነገር በተለያየ ሁኔታ ማለትም የስራ ሰርተን ወይም ደግሞ ምግብ ሽጠን ሊሆን ይችላል ወይም ደግሞ መጠጥ ሽጠን ሊሆን ይችላል ወይም ደግሞ መኪና ተሳፍረን ሊሆን ይችላል እና የተለያዩ ነገሮችን ስናደርግ እንግዲህ ክፍያ የምንከፍልባቸው ላይ ወይም ደግሞ ክፍያ የክፍያ ዋጋውን የያዘ እዛ ላይ እንግዲህ የምናገኘው በህገ መንግስቱ የተመደበ የክፍያ አይነት ነው ማለት ነው። ስለዚህ ከታክስ ጋር የሚከፍሉበት ውል ማለት ያንን የሚያሳዩበት ነው ማለት ነው። ስለዚህ ወረቀት ያወረቀት እንግዲህ የተለያዩ ገንዘቦችን መጠን የያዘ ነው ማለት ነው። ስለዚህ ታክሶንም ለቫቶ ምናምን ለምን እንደሚከፈል ምናምን የሚይዝ የሚያስረዳ ዋጋው ስንት እንደሆነ የምናገር እንግዲህ ያ ደረሰኝ ይባላል ማለት ነው። ስለዚህ ደረሰኝ ማለት ምግብ ተመግበን ሊሆን ይችላል የተለያዩ መጠጦችን ጠጥተን ከዛ ለዛ ክፍያ ልንከፍል ስንል ወይም ደግሞ ክፍያውን ከፍለን የሚመጣልን ወረቀት ነው ማለት ነው። የክፍያው አይነት ስንት እንደወረ መጠኑ የተመገብነው መጠን ዋጋው ስንት እንደሆነ ታክሱ ስንት እንደሆነ የተለያዩ ነገሮችን እንግዲህ እዛ ላይ ጽፈው እንግዲህ ያመጡልናል ማድረግ ስለዚህ ያ ነገር የሚካሄደው እንግዲህ በመንግስት ቁጥጥር ነው። ማለትም ደረሰኝ ከሌለ ልንመገብ ወይም ደግሞ ሂሳብ መክፈል አይገባም ማለት ማለትም ደረሰኝ በጣም አስፈላጊ ነው። ያለደረሰኝ የሚሰሩ ከሆነ ማጭበርበር ስለሆነ ስለዚህ በደረሰኝ በደንብ ሊሰሩ ይገባል ማለት ነው። ስለዚህ ሁሉም ምግብ ቤት ሁሉም መጠጥ ቤት የተለያዩ ነገሮችን ሲሸጡ ሲገዙ እንግዲህ በሄድኩበት ደረሰኝ ሊሆን ይችላል ማለት ነው። እንግዲህ እኛ ደረሰኝ ከተቀበልን የተሳሳተ ነገር ከሰጠንም መመለስ እንችላለን የምትለያዩ ችግሮችን በቀላሉ መፍታት እንችላለን ማለት ነው። ስለዚህ የችግሮችን በቀላሉ መፍታት ገንዘቦችን እንዳንጭበረበር ወይም ደግሞ ከዋጋ በላይ እንዳንከፍል ለማድረግ እንግዲህ ደረሰኙን ልንቀበልና ልናይ ይገባል ማለት ነው። ስለዚህ ያደረሰኝ ምንም ነገር የለብንም ማለት ነው። ስለዚህ ዋጋው ስንት እንደሆነ ታክቶ ስንት እንደሆነ የሚጠበቅብን ምንከፍለው ስንት እንደሆነ እንግዲህ ለማወቅ እንግዲህ ደረሰኞችን መያዝ ደረሰኞችን መቀበል ያስፈልጋል ማለት ነው። ስለዚህ እንደ ሻጭም የተለያዩ ነገሮችን ከሰዎች ጋር ከመጨቃጨቅ ከደንበኞች ጋር ከመጨቃጨቅ ይልቅ ደረሰኞችን እያሳየን ደረሰኞችን ብንሰጣቸው እነሱም ስለሚረዱ በቀላሉ ሊከፍለን ይችላሉ ማለት ነው። ስለዚህ የተለያዩ ነገሮችን ለመቀበል ለመክፈል እንግዲህ የተለያዩ ነገሮችን ለማድረግ ደረሰኞቼን መጠቀም ደረሰኞችን መቀበል እንግዲህ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ እነዛን ነገር በማድረግ እነዛን ነገር በመቀበል እንግዲህ የተለያዩ ጥቅሞችን የምናገኝበት እንግዲህ አንዱና ዋነኛው ነገር ነው ማለት ነው። ስለዚህ ደረሰኝ ወረቀት ነው ደረሰኝ እንግዲህ የወረቀቱ ላይ የተለያዩ ነገሮች ይጻፋሉ እንግዲህ የተለያዩ ጠቃሚ ነገሮች ይጻፋሉ የዋጋው ስንት እንደሆነ ለምን ዋጋው ያን ያህል እንደሆነ ታክሱን ምን ያህል እንደሆነ የተለያዩ እንግዲህ ሊቆረጡበት የሚችሉ የቤቱ እዛ ላይ እንግዲህ ተጽፎ ይቀመጣል ማለት ነው። ስለዚህ ከዛ አንፃር አይተን ልንከፍል ይገባል ማለት ነው። ስለዚህ የተለያዩ ክፍያዎች ሊኖሩ ይችላሉ የተለያዩ ነገሮች ሊኖሩ ይችላሉ እነዛን ክፍያዎች እነዛን ነገሮች እንግዲህ በአግባቡ ለመክፈል በአግባቡ ለመክፈል እኛም ሳንጎዳ ሻጭውም ሳይጎዳ እንግዲህ በአግባቡ እኩል የሆነው ወይም ደግሞ የተመጣጠነ ዋጋ ለመክፈል እንግዲህ የተለያዩ ደረሰኞችን መቀበልና መጠቀም አስፈላጊ ነው ማለት ነው። ስለዚህ የሰው ልጅ እስከሆን ድረስ የተለያዩ ነገሮችን እንገዛለን የተለያዩ ነገሮችን እንመገባለን የተለያዩ ነገሮችን እንጠጣለን ልብስም የተለያዩ ሻማዎችን ልንገዛ እንችላለን ስለዚህ ቤትም ሊሆን ይችላል የተለያዩ መኪኖችን ስንገዛ ስንሸጥ እንግዲህ ደረሰኞችን ብንጠቀምባቸው ደረሰኞችን ብንገለገልባቸው የተሻለ ውጤታማ የተሻለ ለሀገርም ብሎም ለኛም አሪፍ ይሆናል ማለት ነው። ስለዚህ ደረሰኞችን በመጠቀም የተለያዩ ነገሮችን ብናደርግ እንግዲህ መልካም ነው ብዬ አስባለሁ ማለት ነው። ስለዚህ ደረሰኞችን እንጠቀም የሚል ሀሳብ አለኝ ማለት ነው። ከዛ በተጨማሪ እንግዲህ ደረሰኝ በጣም አስፈላጊ ለሀገራችን እድገት ለሀገራችን ብልጻጌ ለሀገራችን እንግዲህ የተለያዩ ነገሮችን ለማስገኘት እንግዲህ የሚጠቅም በጣም አሪፍ እና መሰረተ ልማትን ወደፊትም ሊያሰራ የሚችል በጣም ጥሩ ሀሳብ ነው

እሺ እንግዲህ ሰርዝ ማለት እንግዲህ የተለያዩ ነገሮች ሊኖሩ ይችላሉ። ማለትም ጽሁፍ ላይ ስንጽፍ ወይም ደግሞ የተለያዩ ደብዳቤዎችን ልንጽፍ እንችላለን። ወይም ደግሞ የክላስ ትምህርቶችን የተለያዩ የሳይንስ ትምህርቶችን ስንማር እንግዲህ በትምህርት ቤት ውስጥ የተለያዩ ነገሮችን እንጽፋለን። የተለያዩ መጽሐፍት ላይ የተለያዩ ነገሮችን እንጽፋለን የተለያዩ መልእክታትን እንጽፋለን የተለያዩ መሴቶችን እንግዲህ ለሰዎች መልእክት ትንጽፍ እንግዲህ በዛን ጊዜ የተበላሸ ሀሳብ ወይም ደግሞ የተሳሳትነው ነገር ካለ ያንን እንግዲህ መሰረዝ ይኖርብናል። ማት ነው ስለዚህ ሰርዝ የሚለውን እንጫናለን ማለት ነው። እንግዲህ በተለያዩ ነገሮችን ስንሳሳት ለማጥፋት ወይም ደግሞ በተሻሻለ መልኩ ለመጻፍ በተሻሻለ መልኩ ለማስኬድ ያን ነገር ስንፈልግ እንግዲህ ሰርዝ የሚለውን ነክተርን እንግዲህ ያን ነገር እናጠፋዋለን ማለት ነው። ስለዚህ ሰርዝ ማለት አጥፋው ወይም ደግሞ ከእንደገና ጻፍ በሚል ይተከለ ማለት ነው። ስለዚህ የተለያዩ ነገሮች ሊኖሩ ይችላሉ የተለያዩ ቪደወዎች ሊኖሩ ይችላሉ። የተለያዩ ሙዚቃዎችን የተለያዩ ጽሁፎችን ሊሆን ይችላል። የተለያዩ መተግበሪያዎችን እንግዲህ ሰርዝ ብንለው ስልካችን ውስጥ እንግዲህ ያጠፋቸዋል ማለት ነው። ስለዚህ ሰርዝ የሚለው እንግዲህ አጥፋቸው ማለት ሊሆን ይችላል ማለት ነው። ስለዚህ የተለያዩ ነገሮች ይከሰታሉ የተለያዩዩ ነገሮች እንግዲህ በህይወታችን ውስጥ ሲከሰቱ እነዛን ነገሮች እንግዲህ መሰረዝ ይገባናል ማለት ነው። እንግዲህ መሰረዝ ማለት የተለያዩ ነገሮችን ማጥፋት የተለያዩ ነገሮችን ከእንደገና ለመጫን መሞከር ማለት ነው። ስለዚህ ሰርዝ የሚለው ቃል እንግዲህ የሚያሳየን ከእንደገና መፃፍን ከእንደገና መሞከርን ከእንደገና እድል መሰጠትን የሚያሳይ ነው። ስለዚህ ሰርዝ የሚለው ቃል እንግዲህ የሚያሳየን ያንን ነው ማለት ነው። ስለዚህ የተለያዩ ነገሮች ሲያጋጥሙን እነዛን ነገሮች እንግዲህ ስህተቶች ሊሆኑ ይችላሉ የሰው ልጅ እንግዲህ ሆኖ የማያሳይ ሰዓት የለምና እነዛን ነገሮች ለማስተካከል እነዛን ነገሮች የተሻለ ነገር ለማድረግ እንዲህ ስንሞክር። ሰርዝ እንላቸዋለን ማለት ነው። ስለዚህ እነዛ ነገሮች ሰርዝ በማለት እንጠቀማለን ማለት ነው። እንግዲህ የተለያዩ ነገሮች ያጋጥሙናል እነዛን ነገሮች በመሰረዝ ወይም ደግሞ እነዛን ነገሮች በማስተካከል እንጠቀማለን ማለት ነው። ስለዚህ ሰርዝ የሚለው ቃል የሚያገለግለን የተለያዩ ሀሳቦች ሊሆን ይችላል። የተለያዩ ደብዳቤ ላይ እንግዲህ የተለያየ ነገር እንጽፋለን ማለትም የተሳሳተ ቃል ልንጽፍ እንችላለን ወይም ደግሞ ያልፈለግነውን ሰው ልናስገባ አንችላለን ወይ ደግሞ ሀሳባችንን ማሻሻል ከፈለግን ማስተካከል ከፈለግን እንግዲህ ያን ነገር ሰርዝ በማለት እንግዲህ ከ እንገደገና እንጽፋለን ማለት ነው። ስለዚህ መሰረዝ ወይም ደግሞ ማስተካከል ይባላል ማለት ነው። ስለዚህ የተለያየው ነገሮች ስህተቶች ሊሆኑ ይችላሉ የተለያዩ ነገሮችን እንግዲህ አለማስተካከል የምንሞክርበት ለማስተካከል የምናደርግበት ጥረት እንግዲህ ያ መሰረዝ ይባላል ማለት ነው። ስለዚህ ነገሮችን እንሰርዛለን የተለያዩ ነገሮችን ልንሰርዝ እንችላለን ማለት ነው። ስለዚህ እነዛን ነገሮች ስንሰርዝ እነዛን ነገሮችን ስናጠፋቸው እንግዲህ ሰርዝን ይባላል ማለት ነው። ከዛ ተጨማሪ እንግዲህ መሰረዝ ምንድነው? ጥቅሙ ቢባል እንግዲህ መሰረዝ የተለያዩ ጥቅሞች ይኖሩታል። ከነዛ ውስጥ እንግዲህ የመጀመሪያው ጥቅሙ ምንድነው? ይባል መሰረዝ እንግዲህ ከእንደገና ለመጻፍ ነው። እንግዲህ የተለያዩ ቦታዎችን በመጠቀም ማለትም ያን ቦታ ከእንደገና ለመጠቀም ስንፈልግ የተለያዩ ነገሮችን ወይም ደግሞ ቦታችን እንዳይጨናነቅብን ቦታችን እንዳይጠብን እንግዲህ ያን ነገር ሰርዘን ያን ነገር አጥፍተን ከእንደገና የምንጽፍበት ሂደት አለ ማለት ነው። ስለዚህ ቦታዎችን አብቃቅቶ ለመጠቀም ሰርዘን ከእንደገና እንጽፋለን ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ ነገሮች ሊያጋጥሙን ይችላሉ። ከነዛም ውስጥ እንግዲህ ስህተቶችን አውጥተን የተሻሩ ነገሮችን ለማስገባት ስንፈልግ እንግዲህ በዛን ጊዜ ሰርዝ የሚለውን ተጭነን እንግዲህ ሰርዘን ወይም ደግሞ አጥፍተን የተሻለ ነገርን የተሻለ ሀሳብን ልንጽፍበት የምንችል እንግዲህ አንዱ መንገድ ነው ማለት ነው። ስለዚህ ሰርዝ የሚለው ቃል የሚያገለግለን እንግዲህ የተለያዩ ነገሮችን ለማጥፋት የተለያዩ ነገሮችን ለመደምሰስ የሚያገለግል ነው። ማትረስ ስለዚህ ማጥፋት መሰረዝ መደምሰስ እንግዲህ አንድ ተመሳሳይ ቃላቶች ናቸው ማለት ነው። ስለዚህ እነዛን ቃላቶች በመጠቀም እንግዲህ የተለያዩ ነገሮችን የማንፈልጋቸውን ነገሮች ሊሆን ይችላል። ነገሮች ሊሆን ይችላል እንግዲህ የምናጠፋበት የምንሰርዝበት ሂደት ነው ማለት ነው። ስለዚህ እሰርዝ የሚለው ቃል የሚያገለግለው ለዛ ነው በሚለው እንይዛለን። ስለዚህ ሰርዝ አሁን ስልካችን ውስጥ ይለናል ያን ነገር እንግዲህ ድጋሜ ላናገኘው ስለማንችል ድጋሜ ላይመጣልን ስለማይችል እንግዲህ በአግባቡ የሚያስፈልገንን እና የማያስፈልገን ለይተን ልንሰርዝ ይገባል ማልት ነው። ነገር ግን ሁሉንም በአንድ ጊዜ የምናጠፋ የምንሰርዝ ከሆነ ችግር ውስጥ እንገባለን ማለት ነው። ስለዚህ የማያስፈልገንን ብቻ ወይም ደግሞ የማንጠቀምበትን ብቻ ለይተን ያንን ብቻ እንድንሰርዝ ያስፈልጋል ማለት ነው። ስለዚህ ሰርዝ የሚለው ቃል የተለያዩ ጥቅሞችን ይሰጥና ል ስልካችን ውስጥ በተለይ የተለያዩ ነገሮች ላይም እንዲሁ እንግዲህ የትምህርት ላይም የሆነ የተለያዩ ስልቶች ላይ የተለያዩ ነገሮችን ስናሰላ

እሺ ቤተክርስቲያን ማለት እንግዲህ ደግሞ የተለያዩ ነገሮችን የምናደርግበት ማለትም ቤተክርስቲያን ማለት እንግዲህ መንፈሳዊ ቦታ ነው ማለት ነው እንግዲህ ሃይማኖታዊ ቦታ ወይም ደግሞ መንፈሳዊ ቦታ እንግዲህ የኦርቶዶክስ ተዋህዶ እምነት ቤተክርስቲያን የሚገለገሉበት እንግዲህ ያ ቤተክርስቲያን ይባላል ማለት ነው። ቤተክርስቲያን ማለት ደግሞ ምን ማለት ነው? ብንል እንግዲህ መጀመሪያ ቃሉ የሚያገለግለው እንግዲህ ቤተክርስቲያን ማለት የቃሉ ፍቺ የክርስቲያኖች ቤት ወይም ደግሞ የክርስቲያኖች መሰብሰቢያ ማለት ነው። እንግዲህ ክርስቲያኖች እንግዲህ ማለት። ክርስቲያኖች ማለት እንግዲህ ምንድን ነው? ስንል እንግዲህ ክርስቲያኖች ማለት እንግዲህ በክርስቶስ ክርስቲያን እንሁን ይላል። እና እንግዲህ የክርስቶ ክርስቲያን ማለት እንግዲህ የክርስቶስ ተከታዮች ማለት ነው ማለት ነው። ስለዚህ የክርስቶስ ተከታዮች መሰብሰቢያ ወይም ደግሞ ቤት ማለት ነው ማለት ነው። ስለዚህ ቤተክርስቲያን ማለት የክርስቶስ ተከታዮች መሰብሰቢያ ቤት ማለት ነው። ስለዚህ ያ ነገር እንግዲህ ብዙ አገልግሎቶችን ይሰጣል ብዙ ጥቅሞችን ይሰጣል ማለት ነው። ስለዚህ ቤተክርስቲያን በጣም አስፈላጊ ቤተክርስቲያን እንግዲህ ለሃይማኖታችን እናታችን በመባል የምትታወቅ እንግዲህ በጣም አስፈላጊ እናት ማለት ነው። ስለዚህ ቤተክርስቲያን ከሌለች እኛ የለንም ማለት ነው። ነገር ማለትም ቤተክርስቲያን ከለለች ካህናት የሉም ቤተክርስቲያን ከሌለ ዲያቆናት የለውም ማለት ነው። ስለዚህ ካህናት ከሌለው ዲያቆናት ከሌለው ደግሞ ንስሃ የለም ማለት ነው። ንስሃ ከሌለ ደግሞ ክርስትና የሚለው ሃይማኖት ይጠፋል ማለት ነው። ማለትም ሁሉም ሰው ሌላ ኢ አማኔ ሊሆን ይችላል ማለት ነው። ስለዚህ ቤተክርስቲያን ማለት የክርስቲያኖች መሰብሰቢያ የክርስቲያኖች መገኛ ማለት ነው ማለት ነው። ስለዚህ እነዛን ነገሮች በማገናኘት እነዛን ነገሮች በመያዝ እንግዲህ ብዙ ጥቅሞችን ልናገኝባቸው የምንችለው መንፈሳዊ ጥቅሞችን ልናገኝባቸው የምንችለው ናቸው ማለት ነው። እንግዲህ ቤተክርስቲያን በመሄድ ጠዋት ማታ ቤተክርስቲያን በመሄድ እንግዲህ የተለያዩ መዝሙራትን የምንዘምርበት የተለያዩ ጉባኤትን የምናደርግበት የተለያዩ ስብከቶችን የምንሰማበት እንግዲህ ቦታ ቤተክርስቲያን ማለት ምን ማለት ነው? እንግዲህ የሰዎች ጸበል ለመጸበል ቢፈልጉ ሰዎች እምነት መቀባት ቢፈልጉ እንግዲህ ቤተክርስቲያን እየሄዱ ያገኙታል ማለት ነው። ስለዚህ ቅዳሴን ለማስቀደስ የተለያዩ ኪዳኖችን ለማድረስ ጉባኤዎችን መዝሙሮችን ለመዘምር ስንፈልግ እንግዲህ እዛ ሂደን የምንዘምርበት ቦታ ነው ማለት ነው። ስለዚህ ያ ቤተክርስቲያን ይባላል ከዛ በተጨማሪ እንግዲህ ቤተክርስቲያን እንግዲህ ምንድን ነው? ጥጠቅሙ ቢባል እንግዲህ የተለያዩ መንፈሳዊ ተግባራትን ለማድረግ ነው። እንግዲህ የሰው ልጅ ክርስቲያን ከሆነ ክርስቲያን ከሆነ እንግዲህ የተለያዩ መደረግ ያለባቸውን ማድረግ አለበት ማለት ነው። እንግዲህ እንደ ክርስቲያን የተለያዩ ጾሞች አሉ እነዛን ጾሞች እንግዲህ ስንጾም እነዛን ስናስቀድስ እንግዲህ እዛ ቤተክርስቲያን ሂደን ነው። ስንሰግድ እንግዲህ የተለያዩ ነገሮችን ስናደርግ እዛ እየሄድ ነው ማለት ነው። ስለዚህ እነዛን ነገሮች ለማድረግ እነዛን ነገሮች ለማከናወን እንግዲህ ቤተክርስቲያን ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ ነገሮች ሊኖሩ ይችላሉ ከነ እዛም ውስጥ እንግዲህ ምንድን ነው ቢባል? የመጀመሪያው እንግዲህ ቤተክርስቲያን ውስጥ። ክህነት ወይም ደግሞ ክህነትን ልንቀበልበት የምንችል ቦታ እንግዲህ የተለያዩ ዲያቆናት አሉ ካህናት አሉ እነዛን ለመሆን እነዛን ለመሆን ስንፈልግ ወይም ደግሞ ከዛም አልፎ ጳጳሳት ካህናት አሉ ኤጲስቆጶሳት እነዛን ለመሆን ስንፈልግ እንግዲህ የምንሾምበት ቦታ እዛ ነው ማለት ነው። እንግዲህ አንዱ የመሾማ ቦታ ወይም ደግሞ ስልጣን የምናገኝበት ቦታ እዛ ነው ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ የእምነት ነገሮችም ማለትም ስጋውን ደሙን የምንቀበልበት ቦታ ቤተክርስቲያን ነው ማለት ነው። ስለዚህ ስጋውን ደሙን የምንቀበልበት ቦታ እዛ ሊሆን ይችላል። ከዛ በተጨማሪ ደግሞ ምን ይጠቅመናል? ቤተክርስቲያን ብንል? የተለያዩ ስርዓቶች አሉ ስርዓተ ተክሊል ሊሆን ይችላል ስሪዓተ ቁርባን የተለያዩ ነገሮችን የምናደርግ የምናከናውንበት የምንቀበልበት ቦታ እንግዲያ ቤተክርስቲያን በመባል ይታወቃል። እንግዲህ ቤተክርስቲያን ብዙ ትርጉም ያላት ቤተክርስቲያን ብዙ ጥቅም ያላት ናት ማለት ነው። ስለዚህ እዛ በመሄድ መንፈሳችን ልናደስ የምንችል እዛ በመሄድ ከፈጣሪያችን ጋር የምንታረቅበት መንገድ ወይም ደግሞ ከቤት ከፈጣሪያችን ጋር የምንታረቅበት ሁኔታ እንግዲህ ቤተክርስቲያን በመባል ይታወቃል ማለት ነው። ስለዚህ ቤተክርስቲያን በመሄድ የተለያዩ ጥቅሞችን ለማግኘት ብንሞክርና የተለያዩ መንፈሳዊ ነገሮችን ብናደርግ እንግዲህ መልካም ይሆናል ብዬ አስባለሁ። ከዛ በተጨማሪ እንግዲህ የተለያዩ ነገሮች አሉ እነዛ ማለት የተለያዩ ወንጌሎች የሚሰበኩበት ማለትም እንግዲህ በብዛት ቤተክርስቲያን የሚያስፈልገው እንግዲህ ወንጌልን የክርስቶስ ወንጌልን ለመስበኪያነት እንጠቀማታለን። እንግዲህ ያንን ወንጌል ሰዎች ተሰብስበው የሚሰሙበት ወይም ደግሞ ምዕመናን የሚሰሙበት ቦታ እንግዲህ ያ ቤተክርስቲያን ይባላል ማለት ነው። ስለዚህ ቤተክርስቲያን በመሄድ ራሳችንን ብናምን

እሺ ገንዘብ ማለት እንግዲህ ገንዘብ ብዙ ነገሮችን ልናገኝበት የምንችል ብዙ ጥቅማጥቅሞችን ልናገኝበት የምንችል ብዙ። በአለም ላይ ስንኖር እንግዲህ ብዙ ነገር እንገዛለን እንሸጣለን እንለውጣለን እንግዲህ የተለያዩ ነገሮች እንግዲህ ገንዘብ በጣም እንግዲህ በጣም አስፈላጊ የሆነ ነገር ነው በአለማችን ላይ በጣም ገንዘብ ከሌለ መኖር እስከሚያዳግድ በቃ በቃ በአጭሩ ገንዘብ ከሌለ ህይወት የለም ማለት ይቻላል። እንግዲህ ገንዘብ ህይወት የሆነበት ዘመን ላይ ነው ያለነው ማለት ነው። እንግዲህ ገንዘብ ካለ በሰማይ መንገድ አለ የሚለው እንግዲህ ተረት እውነት የሆነበት። አለም ላይ እኔ የደረስነው እንግዲህ ይሄ አለም በጣም ገንዘብን የሚወድ ገንዘብን ወዳጅ ሆኖ ወይም ደግሞ ካለ ገንዘብ መንቀሳቀስ የማይቻልበት ዘመን እንግዲህ ቢኖር የዘመኑ ማለት ነው። ስለዚህ ሰው ከገንዘብ ሌላ ማሰብ የማይችልበት ሰው ከገንዘብ ውጪ መኖር የማይችልባት ጊዜ ላይ እየደረስን ይመስለኛል። ስለዚህ ገንዘብ እንግዲህ በጣም ጠቃሚ የሆነበት ጊዜ ነው። ማለትም የተለያዩ ምግቦችን ለመግዛት ሰው እንግዲህ የተለያዩ መሰረታዊ ነገሮች ያስፈልጉታል ምግብ መጠለያ ልብስ ያስፈልገዋል ማለት ነው። እንግዲህ የመጀመሪያዎቹ እነዚህ ናቸው። እነዚህን ለማግኘት ራሱ በጣም እንግዲህ ሰው እንግዲህ አርሶ አይበላም ሰው እንግዲህ ዘርቶ አይበላም ማለት ነው። ሰው ከተማ ላይ በብዛት የሚኖር ሰው እንግዲህ ገዝቶ ነው የሚበላ። እንግዲህ የተለያዩ ምግቦችን የተለያዩ መጠጦችን እንግዲህ እየገዛ ነው የሚመገብ እየገዛ ነው የሚባል የገዛ ነው የሚጠጣ ማለት ነው። ስለዚህ እነዛን ነገሮችን ለማግኘት እንግዲህ ገንዘብ ያስፈልገዋል ማለት ነው። እንደ ድሮ ገበሬ አይደለንም። ስለዚህ ገበሬዎች ናቸው ዘርተው ሊበሉ የሚችሉት። እንጂ እዚህ ከተማ ላይ ያለ ህዝብ እንግዲህ የተለያዩ ነገሮችን ለመግዛት ለመሸጥ ገንዘብ ያስፈልገዋል ማለት ነው። ስለዚህ ለመግዛት ልብስን ለመልበስም ቢሆን ገንዘብ ያስፈልጋል። የተለያዩ ልብሶችን ሸምኖ የሚለብስ ማህበረሰብ አሁን ላይ አይገኝም ማለት ነው። ሁሉም የመንግስት ሰረተኛ ሁሉም የቴክኖሎጂ ላይ ጥገኛ ስለሆነ እንግዲህ የት ለህዩ ነገሮችን በራሱ ማድረግ አይችልም ማለት ነው። ስለዚህ አንዱ ችግራችን እንግዲህ ምንድነው? የሚባል የተለያዩ ነገሮችን የተለያዩ ነገሮችን ለማምረት የተለያዩ ነገሮችን ለመሞከር አን አንደፍርም ማለት ነው። እንግዲህ በመንግስት ስራ ብቻ ሁል ጊዜ ጥገኛ ሆነን ስለምንኖር የተለያዩ ነገሮችን እንግዲህ በገንዘብ ገዝተን ነው የምንኖረው ማለት ነው። ምግብ ገዝተን ልብስ ገዝተን ቤት ራሱ ገዝተን ነው የምንኖረው ማለት ነው። እንግዲህ የተለያዩ ቤቶችን ለመስራት እንግዲህ በአሁኑ ሰዓት በጣም አዳጋች የሆነበት ጊዜ ነው። ማለትም የተለያዩ ስምንቶች የተለያዩ ቆርቆሮዎች የተለያዩ እንጨቶችን ለመግዛት ድንጋይን ለመግዛት እንግዲህ በጣም ውድ የሆነበት ጊዜ ውድ የሆነበት በጣም በጣም አስከፊ ጊዜ ላይ ነው የደረስነው ማለት ነው። ስለዚህ ይሄ ይሄ ጊዜ እንግዲህ በጣም ገንዘብ የሚፈልግበት ገንዘብ ከሌለ መኖር የማይቻልበት ጊዜ ቢኖር ይሄ ዘመን ነው ማለት ነው። ስለዚህ ይሄን ዘመን ልናልፈው የምንችለው ልንኖረው የምንችለው ገንዘብ ካለን ብቻ ነው ማለት ነው። ስለዚህ ገንዘብ በጣም አስፈላጊ ነገር የሆነ ገንዘብ በጣም አስፈላጊ ነገር የሆነ ወይም ደግሞ ገንዘብ በጣም ጠቃሚ የሆነ ነገር ነው ማለትነው። ስለዚህ ገንዘብን በ ገንዘብን በመስራት ወይም ደግሞ የተለያዩ ስራዎችን በመስራት ገንዘብ ልናገኝ እንችላለን ያን ገንዘብ እንግዲህ በማጠራቀም ገንዘብ እንግዲህ በማሰብሰብ የተለያዩ ጥቅሞችን እናገኛለን ማለት ነው። እንግዲህ ከምግብ እና ከዛ ነገሮችን አልፈን እንግዲህ መኪኖችን ለመግዛት የተለያዩ አስፈላጊ የሚባሉትን እንግዲህ ከምግብ ከመጠለያና ከልብሶች ያሉትን ለመማርም ገንዘብ ያስፈልጋል። በዚህ አለም እንግዲህ ሁሉንም ነገር ለማድረግ ገንዘብ ያስፈልጋል። ከምን ከቦታው ወደ ወጥታ መንቀሳቀስ ገንዘብ ያስፈልጋል። የተለያዩ ቦታዎች ሄዶ ለመዝናናትም ገንዘብ ያስፈልጋል። በቃ ሁሉም ቦታ ገንዘብ ከሌለ በቃ ኑሮ የለም ማለት ነው። ስለዚህ ገንዘብ በጣም አስፈላጊ የሆነበት ገንዘብ ብዙ ነገሮችን ሰውን ለመርዳት ብንፈልግ ራሱ ገንዘብ ከሌለን መርዳት በጣም አስቸጋሪ የሆነበት ጊዜ ላይ ነው የደረስነው ማለት ነው። ስለዚህ ገንዘብ በጣም አስፈላጊና ወሳኝ ነገር በአለማችን ላይ እንግዲህ ገንዘብ ከሌለ ለመኖር በጣም የሚያዳግት ነገር ነው ማለት ነው። ስለዚህ የሰው ልጅ እንግዲህ ገንዘብን እንደምንም ብሎ ጥሮ ግሮ ለፍቶ የተለያዩ ስራዎችን በመስራት የቀን ስራ ሊሆን ይችላል። የተለያዩ ከጫማ መጥረግ ጀምሮ እንግዲህ እስከ ተለለቅ ስራዎች ድረስ ሰርቶ እንግዲህ ገንዘብን ነው የሚቀበል። ስለዚህ እነዛን ስራዎች በመስራት እነዛን ነገሮች በማከናወን እንግዲህ ተለያዩት ስራዎችን በማከናወን እንግዲህ የተለያዩ ነገሮችን ሊያገኝ ይችላል። እነዛን ነገሮች እንግዲህ ያገኛል ማለት ነው። ስለዚህ የሰው ልጅ ገንዘብን ለመቀበል ገንዘብን ለማግኘት እንግዲህ የማያደርገው ነገር የማያወጣበት ነገር የለም። ስለዚህ ገንዘብ በጣም አስፈላጊ ገንዘብ በጣም ተወዳጅ የሆነበት ጊዜ ነን ማለት ነው። ስለዚህ ገንዘብ ማለት የተለያዩ ነገሮችን የምንገዛበት የተለያዩ ነገሮችን የምናደርግበት ለምግብ ሆነ ለመጠጥ ለልብስ ሆነ ለኑሮ እንግዲህ አስፈላጊ የሆነ ነገር ነው ማለት ነው

ደመና ደመና ማለት እንግዲህ በተለያዩ ነገሮች ወይም ደግሞ በሰማይ ላይ የሚገኝ ነገር ነው ማለት ነው። እንግዲህ ደምበና ደመና የሚገኘው በሰማይ ላይ ነው። ደመና የሚገኘው በሰማይ ላይ ሲሆን እንግዲህ በሰማይ ላይ የተለያዩ ነገሮችን እናገኛለን ከእነዛም ውስጥ እንግዲህ የመጀመሪያው በሰማይ ላይ ልናገኘው የምንችለውና በጣም ደመቅ ብሎ ሊታየን ነው የሚችለው እንግዲህ የመጀመሪያው ምንድነው ቢባል? ፀሀይ ነው። ፀሀይ እንግዲህ በጣም በሰማይ ላይ አብርታ የምትታይ ወይም ደግሞ በሰ በሰማይ ላይ ብርሃኗን የምታሳይ እንግዲህ ያቺ ሰማይ ላይ የምትገኝ ነገር እንግዲህ ፀሀይ ናት ማለት ነው። እንግዲህ በቀን ትወጣለች ማለትም በምስራቅ ወጥታ በምዕራብ የምትገባ በቀን ብቻ የምታበራ ናት ማለት ነው። እንግዲህ ፀሀይ እንላታለን። በጣም ሙቀት ያላት በጣም ብርሃኗ ለሰው ልጆች እንግዲህ አስፈላጊ የሆነ የሰው ልጆች እንግዲህ ለመኖር የሚያስፈልጉ ነገሮች አሉ ከእነዛ ውስጥ እንግዲህ የመጀመሪያው ፀሀይ ናት ማለት ነው። እንግዲህ እነዛ አሉ ማለት ከዛ በተጨማሪ እንግዲህ በሰማይ ላይ ሊገኝ የሚችል ነገር እንግዲህ። ጨረቃ አለች እንግዲህ ጨረቃም የፀሀይን ያክል ደማቅና ሙቀት ባይኖራትም ግን ብርሃን አላት የተሻለ በጨለማ ነው እሷ የምትገኘው በጨለማ ላይ ከከዋክብት ጋራ ከከዋክብት ጋራ እንግዲህ በጨለማ ጊዜ ወይም ደግሞ ማታ ሌሊት የምትገኝ እንግዲህ ናት ማለት ነው። ስለዚህ ይቺን ጨረቃ እንላታለን ስለዚህ እነዚህ ሶስቱ በሰማይ ላይ የሚገኙ ናቸው ማለት ነው። ከዛ በተጨማሪ እንግዲ በሰማይ ላይ ከአንድ የሚገኝ ነገር ምንድነው? የሚባለው እንግዲህ ደመና በሰማይ ማለት ነው። በጣም ነጭ ሆነ ወይም ደግሞ ዝናብ ሲይዝ ወይም ደግሞ ውሃና ሲያጠራቅም ደግሞ ዝናብን የሚሸከም በንፋስ አማካኝነት ከቦታ ወደ ቦታ የሚጓጓዝ ያ እንግዲህ ደመና ይሆናል ማለት ነው። እንግዲህ ዝናብ ሲይዝ ይተኩራል ወይም ደግሞ ደመናው ይተኩራል ማለት ነው። ግን ውሃ ካልያዘ ነጭ ይሆናል አዎ ያ እንግዲህ መደመና ይባላል ማለት ነው። እንግዲህ የተለያዩ ሀይቆች ላይ የተለያዩ ወንዞች ላይ የተለያዩ ውቅያኖሶች በሙቀት አማካኝነት ይተናሉ ያን ጊዜ ሲተኑ ወይም ደግሞ በሚተኑበት ጊዜ ውሃው ወደ ላይ በደመና አማካኝነት ሰማይ ላይ ይወጣል ማለት ነው። ስለዚህ ሰዎች ምግብ ሲያበስሉ ሊሆን ይችላል የተለያዩ ስራዎችን ሲሰሩ በሙቀት አማካኝነት ውሃው ይተናል በዛን ጊዜ እንግዲህ ወደ ሰማይ ይሄዳል እና ደመና ውስጥ ደመናዎቹ ይዘውት ሄደው ሰማይ ላይ ይሆናል ማለት ነው። እንግዲህ ፈጣሪ በፈቀደ ጊዜ እንግዲህ ዝናብ ሆኖ የሚወርድልን እንግዲህ ከደመናኑ ማለት ነው። ስለዚህ ደመና ካለ ዝናብ አለ ማለት ነው። እንግዲህ የተለያዩ ጊዜ እንግዲህ በተለይ ደመናዎቹ በብዛት ይታያሉ ይጠቋቁራሉ እንግዲህ ዝናብን ያወርዳሉ ማለት ነው። ስለዚህ እነዛ ደመና ወጪ በመባል ይታወቃሉ ማለት ነው። ከዛ በተጨማሪ እንግዲህ የተለያዩ ደመናዎች አሉ ማለትም በንፋስ አማካኝነት የሚጓጓዙ ሰው እንግዲህ በስማዩ ላይ የሚታየው ናቸው ማለት ነው። እነዚህ ደመናዎች እንግዲህ ከፀሀይና ከጨረቃ ከክዋከበት በታች ናቸው የሚገኙት ማለትም ከእነሱ በታች ነው። ጨረቃና እነዚህ ሶስቱን ነገሮች ሊሸፍን የሚችል ነው ማለት ነው። ደመና እንግዲህ ደመናው በብዛት የሚታይ ከሆነ ደመናው በጣም ሰፊ ከሆነ እንግዲህ ፀሀይን የመሸፈን አቅም ያለው ደመና ነው ማለት ነው። ስለዚህ ፀሀይን ሊሸፍን የሚችል ጫረቃ ሊሸፍን የሚችል እንደማይችል የሚለያዩ ነገሮችን ከዋክብን ሊሸፈን ሊሸፈን የሚችል እንግዲህ ያ ደመና ይባላል ማለት ነው። ስለዚህ እንግዲህ ያ እንደመና በማለት እንጠራዋለን እንግዲህ ደመና ጥቅሙ ምንድነው? ብለን ስናይ እንግዲህ የተለያዩ ዝናቦችን ለማዝነብ ማለትም እንግዲህ ሀገር አለማችን ላይ እንግዲህ የተለያዩ እጽዋትን ለማብቀል የተለያዩ አትክልትን አዘርተን ለማብቀል እንግዲህ ዝናብ ያስፈልጋል ያን ዝናብ እንግዲህ ለማግኘት የተለያዩ ዝናቦች ያስፈልጋሉ ማለት ነው። እንግዲህ ዝናብ ካዘነበ ወይም ደግሞ ዝናብ የማይወርድ ከሆነ እነዛን አትክልቶች እጽዋት ብሎም እንስሳትን አዋፋትን ልናገኛቸው አንችልም። ማለትም እንግዲህ ዝናብ ካዘነበ ውሃ አይኖርም ማለት ነው። ስለዚህ ውሃ እንዲኖር ውሃ እንዳይጠፋ እንግዲህ ዝናብ ሊዘንብ ይገባል። ስለዚህ ዝናብ በሚዘኑበት ጊዜ ውሃዎች ይጠራቀማሉ የበለጠ ይሆናሉ ማለት ነው። ስለዚህ የተለያዩ ዝናቦችን ለማዝናብ የምንጠቀምበት ወይም ደግሞ ዝናቦችን የሚያዘንብልን እንግዲህ ደመና ነው ማለት ነው። ስለዚህ ደመና በጣም አስፈላጊና ጠቃሚ የሆነ ነገር ነው ማለት ነው። ስለዚህ ያን ደመና በመጠቀም ይሄን ደመና በመጠቀም እንግዲህ የተለያዩ አዘርተን ማዝረት የተለያዩ ምርትን ማምረት ይቻላል ነው። ስለዚህ ምርትን ለማምረት አዘርትን ለመትከር እንግዲህ የተለያዩ ደመናዎችን አማካኝነት እንጠቀማል ማለት ነው። ስለዚህ ለዝናብ አስፈላጊነት ለዝናብ የሚሆን እንግዲህ ይሄ ጥቅም ያለው ነገር ምንድነው? የሚባል እንግዲህ ደመና ነው

ቀሚስ ማለት ደግሞ የተለያዩ ልብሶች ሊኖሩ ይችላሉ የተለያዩ ሰዎች እንግዲህ ማለትም ቀሚስ እንግዲህ የሚለበሰው የልብስ አይነት ነው እንግዲህ ያ የልብስ አይነት እንግዲህ ለምንድነው የሚያስፈልገው ቢባል እንግዲህ የተለያዩ ሴቶች እንግዲህ ልብስን ይለብሳሉ እንግዲህ ሴቶች ልብስን የሚለብሱበት ጊዜ ሴቶች ለብሰት ተብሎ የሚታወቀው እንግዲህ ቀሚስ ነው ማለት ነው። እንግዲህ ቀሚስ ለሴቶች በጣም የውበትን የመግለጫ የሆነ በጣም አሪፍ ልብስ የሚባለው እንግዲህ ለሴቶች ቀሚስ ነው ማለት ነው እንግዲህ ያን ቀሚስ በመልበስ ያን ቀሚስ በማድረግ እንግዲህ ውበታቸውን በ በደንብ አጎልተው የሚያሳዩበት ውበታቸውን በደንብ አድምቀው የሚያሳዩበት አንዱ መንገድ እንግዲህ ቀሚስህን በመልበስ ነው ማለት ነው። ስለዚህ ሴቶች የተለያዩ ቀሚሶችን በመልበስ እንግዲህ የተለያዩ ውበታቸውን የሚያሳዩበት ውበታቸውን የሚያደንቁበት ውበታቸውን የሚያሳዩበት እንግዲህ አንዱ መንገድ ነው ማለት ነው። ስለዚህም ሴቶች ውበታቸውን ለማውጣት ውበታቸውን ለማሳየት ቁንጅናቸውን ለማሳየት ቅርጻቸውን ሸፔቸውን ለማሳየት እንግዲህ የሚጠቀሙበት እንግዲህ ያንን ቀሚስ በመልበስ ነው ማለት ነው። እንግዲህ ቀሚስ ጎርድ የተለያዩ ልብሶች አሏቸው አሉ አሉቻቸው ከነዛ ውስጥ እንግዲህ ጎርድ አለ ጎርድ እንግዲህ ከወገባቸው በታች የሚለብሱት ነው ማለት ነው ማለትም እስከ ወገባቸው ድረስ ብቻ ነው የሚደርሰው ከዛ በላይ አይኖርም ማለት ነዉ። ከዛ ቲሸርት ነው የሚያደረጉበት ቲሸርት ነው የሚለበሰው ጎርድ ከሆነ ነገር ግን ቀሚስ ከሆነ ግን ሙሉ ነው እስከ እጅጌው ሙሉ የሆነ እስከ እግር ጥፍራቸው ድረስ የሚደርስ በጣም ረጅም የሆነ በጣም በቃ ሙሉ ሰውነታቸውን ሊያለብስ የሚችል እንግዲህ ቀሚስ እንለዋለን ማለት ነው ስለዚህ ቀሚስ በጣም ሙሉ ልብስ የሚባል እንግዲህ ለሴቶች ቀሚስ ነው ማለት ነው ስለዚህ ቀሚስን በመልበስ ቀሚስን በማድረግ እንግዲህ ውበታቸውን የበለጠ የሚያደምቁበት ነው ማለት ነው እንግዲህ የተለያዩ ጊዜ በተለያየ ግዜ በተለያየ ሰዓት እንግዲህ ሴቶች ቀምስን ይለብሳሉ። ለምሳሌ እንግዲህ እራት ግብዣ ሲኖራቸው የተለያዩ ቦታዎች ጋር ሲሄዱ እንግዲህ የተለያዩ ቀሚሶችን ይለብሳሉ ማለት ነው። ከዛ በተጨማሪ እንግዲህ የበዓላት ቀን ለ ምሳሌ የጥምቀት ሊሆን ይችላል የመስቀል ሊሆን ይችላል በተለያዩ ቦታዎች ላይ እንግዲህ በሚሄዱበት ሰዓት የተለያየ ቦታ በሚያወሩበት ሰዓት እንግዲህ የተለያየ ቀሚሶችን በመልበስ የተለያዩ ቀሚሶችን በማድረግ እንግዲህ ይሄዳሉ ማለት ነው። እንግዲህ ቀምስ በአግራችን ኢትዮጵያ በደንብ የምታወቅ እንግዲህ በበ በበዓላት ቀን የሚለበስ በተለያዩ ቀኖች በጣም በቃ ውበትን የሚገልጽ ነው ማለት ነው ስለዚህ በሀገራችን ኢትዮጵያ ለምሳሌ የጥልፍ ቀሚስ አለ በጣም የሀበሻ ቀሚስ የሚባል በጣም ደስ የሚል በጣም ውበት ያለው በጣም በጥልፍ ያበደ በጣም በጥልፍ ያማረበት እንግዲህ ያ ቀሚስ ነው ማለት ነው ስለዚህ ያን ቀሚስ በጥምቀት ቀን በተለያዩ በዓላት ቀን በሰርግ ቀን ሊሆን ይችላል በተለያዩ በዝግጅት ቀን በልደት ቀን በተለያዩ ቀኖች እንግዲህ ደስ ባለን ቀን እንግዲህ ዝግጅት የምናዘጋጅበት ቀን በዛን ጊዜ በ ሲለብሱት ሴቶች በጣም ደስ የሚል ውበትን የሚሰጥ በጣም ደስ የሚል ነው ማለት ነው። ስለዚህ ያንን ይለብሳሉ ማለት ነው እንግዲህ ያንን በመልበሳቸው በጣም በሰዎች ዘንድ ተወዳጅ ይሆናሉ ከዛም አልፎ ደግሞ ውበታቸውን የምጠብቁበት መንገድ ነው ማለት ነው ስለዚህ ያንን በማድረግ ያንን በማከናወን ማከናወን እንግዲህ ውበትን በደንብ የሚገልጹበት በደንብ እንግዲህ ውበትን የሴት ልጅ ውበት የሚገለጽበት እንግዲህ አንዱ ዋና አንዱና ዋንኛው መንገድ ቀሚስ ነው ማለት ነው። ስለዚህ ቀሚስን በመልበስ ቀምስን በማድረግ ውበታቸውን የሚገልጹበት ነው ማለት ነው ስለዚህ ሴቶች የበብዛት እንግዲህ ቀሚስን በመልበስ ውበታቸውን ይገልፃሉ ማለት ነው። ስለዚህ ቀሚስ የሚያስፈልገው ቀሚስ የሚጠቅመው እንግዲህ ውበትን ለማጉላት ውበትን ለመጥቀም ለመግለጽ ነው ማለት ነው ከዛ በተጨማሪ እንግዲህ ቀሚስ ለምን ያስፈልጋል የሚለዉን ስናይ እንግዲህ ቀሚስ የሚያስፈልገው ከበ ራስን ለመከላከል ነው እንግዲህ የተለያዩ ልብሶች ሊኖሩ ይችላሉ እነዛን ልብሶችን በመልበስ ብርድን መከላከል ይቻላል። ነገር ግን ቀሚስን ብንለብስ ደግሞ በተለይ ሙሉ ስለሆነ ሙሉ ስለሆነ ያን ቀሚስ በማድረግ እንግዲህ ከብርድ ራሳችንን ልንከላከልበት የምንችልበት አንዱ አና ዋነኛው መንገድ ነው ማለት ነው። ስለዚህ ሴቶች የተለያዩ ቀሚሶችን የለብሳሉ የተለያዩ ቀሚሶችን በመልበስ ውበታቸውን ይገልጹበታል። ከዛም በተጨማሪ ሙቀትን ያገኙበታል ከተለያዩ ብርዶች ራሳቸውን የምትጠብቁበት ሙቀትን የሚያገኙበት ነው ከዛ በተጨማሪ ደግሞ ውበትን የሚገልጹበት ነው ማለት ነው። ስለዚህ ቀሚሶችን በመሸጥም እንግዲህ ሰዎች ሊተዳደሩ ይችላሉ። የተለያዩ ቀሚሶችን እንግዲህ የቀሚስ ሱቅን በመክፈት ማለትም የተለያዩ ሴቶች ልብሶች አሉ ከነዛ ውስጥ እንግዲህ ቀሚሶችን በመሸጥ የሚተዳደሩ ሰዎች ይኖራሉ ማለት ነው ስለዚህ እነዛን በማድረግ ቀሚሶችን በመሸጥ የምተዳደሩ ሰዎች እንግዲህ ብዙ ጥቅም ሊያገኙበት የሚችሉ ነው ማለት ነው። ስለዚህ ቀሚሶችን ብንሸጥና ብንተዳደርበት በጣም አሪፍ የሆነ ጥቅም የሚሰጥ ነው ማለት ነው። ስለዚህ ቀሚሶች ለምን ያገለግላሉ ቢባል እንግዲህ አንደኛ በርድን ለመከላከል ያገለግላሉ ሁለተኛ ደግሞ ውበትን ይገልፃሉ ማለት ነው ስለዚህ ከዛ በተጨማሪ ደግሞ የገቢ ምንጭን ሊያስገኙ የሚችሉ ናቸው።

ብርቱካን ብርቱካን ማለት ደግሞ ፍራፍሬ አይነት ሲሆን እንግዲህ ብርቱካን እንግዲህ ፍራፍሬ አይነት ነው። በትልልቅ ዛፎች ላይ የሚገኝ ማለትም የተለያየው እንግዲህ እዛ ብርቱካንን እንተክልና የተለያየ ዛፍ ችግኝ እንተክልና እሱን እያጠጣን ዉሃ እያጣጣን የተከባከብን ካሳደግነው በኋላ እንግዲህ ትልቅ ዛፍ ይሆናል ያ እንግዲህ ትልቅ ዛፍ ሲሆን ብርቱካን ፍሬ ያፈራል ማለት ነው። እንግዲህ ብርቱካን ጣፋጭ ሆነ ሲበሉት በጣም ደስ የሚል ነው ማለት ነው። እንግዲህ ብርቱካን በጣም ደስ የሚል ነው በጣም የሚጣፍጥ በረ ነው። ያንን ፍሬ እንግዲህ በመብላት ብዙ ጥቅሞችን ልናገኝበት የምንችል እንግዲህ የፍራፍሬ አይነት ነው ማለት ነው። ስለዚህ ፍራፍሬ በኩል እንግዲህ በጣም በብዛት የሚገኝ የፍራፍሬ አይነት ነው። እንግዲህ ይሄን ፍራፍሬ ብዙ ሰዎች እንግዲህ ጥሩ ነገሮችን ጥሩ ነገሮችን የሚያገኙበት የፍሬ አይነት ማለት ነው። ስለዚህ ይሄን ፍሬ በመመገብ እንግዲህ የተለያዩ ጥቅሞችን የምናገኝበት የተለያዩ ነገሮችን የምናገኝበት የተለያዩ ነገሮችን የምናደርግበት እንግዲህ የፍሬ አይነት ነው ማለት ነው። ስለዚህ ይሄን ፍሬ በመጠቀም ይሄን ፍሬ በማድረግ የምትለያዩ ነገሮችን ልንጠቀምበት የምንችል እንግዲህ አንዱና ዋናው ብርቱካን ነው ማለት ነው። ስለዚህ ብርቱካን በመጠቀም ብርቱካን በመብላት እንግዲህ የተለያዩ ጥቅሞችን እናገኝበታለን የመጀመሪያው ጥቅም እንግዲህ ብርቱካን ምንድን ነው? ጥቅሙ ብንል እንግዲህ አንደኛ ብርቱካን እንግዲህ ጥቅሙ ዋናኛ ጥቅሙ ብርቱካን ምንድነው ቢባል የብርቱካን ጥቅም እንግዲህ የተለያዩ ለምግብነት የሚውሉ ነገሮችን ማምጣት ነው። እንግዲህ ብርቱካን እንግዲህ ብንበላው ለምግብነት የሚሆነው እንደ ፍራፍሬ ለምግብነት የሚሆን እንግዲህ የፍራፍሬ አይነት ነው ማለት ነው። ስለዚህ ይህን ብርቱካን በመመገብ በመብላት እንግዲህ የተለያየው ንጥረ ነገሮችን እናገኝበታለን ማለት ነው። እንግዲህ ለጤና ተስማሚ የሆኑ ለጤና አሰፈላጊ የሆኑ ንጥረ ነገሮችን እንግዲህ የምናገኝበት ፍራፍሬ ነው ማለት ነው። ስለዚህ ፍራፍሬ ሀገራችን ኢትዮጵያ በብዛት ይገኛል እንግዲህ ይሄን ፍራፍሬ በመገብ ይሄን የምትራፍሬ በመብላት እንግዲህ ብዙ ጥቅሞችን ልናገኝበት የምንችል ነው ማለት ነው። ስለዚህ ይሄን ፍራፍሬ ልንባል የሚገባ ፍራፍሬ ነው። ከዛ በተጨማሪ እንግዲህ ብርቱካን ለምን ይጠቅማል? ብንል እንግዲህ ብርቱካን ዛፉ እንግዲህ ለሳት ማገዶ ወይም ደግሞ እንጀራ ለማብሰል ወይም ደግሞ ዳቦ ለመጋገር ወጥ ለመስራት የሚያገለግልን እንግዲህ ብንፈልጠው እሳት ላይ ብንማግረው እሳትን ሊያበራልን ወይም ደግሞ ሊያቀጣጥልን ሚችል እንግዲህ የእንጨት አይነት ነው። ስለዚህ ይሄንን እንጨት እንግዲህ ብንጠቀመው ብዙ ጥቅሞችን ሊሰጠን የሚችል ጠንካራ ነው። ብርቱካን እንግዲህ ዛፉ ጠንካራ ነው ለተለያዩ እቃዎች መስሪያ ልንጠቀምበት የምንችል እንግዲህ የዛፍ አይነት አለው ማለት ነው። ስለዚህ በመጠቀም ይሄንን በማድረግ እንግዲህ ብዙ ጥቅሞችን እናገኝበት የምንችል እንግዲህ አንዱ ብርቱካን ነው ማለት ነው። ከዛ በተጨማሪ እንግዲህ ከብርቱካን ቀጥሎ ምን ይጠቅማል ሌላ ጥቅሙ ምንድነው? ቢባል ደግሞ በርቱካን እንግዲህ ሌላ ጥቅሙ ለገበያ የሚውል ፍራፍሬ ነው። እንግዲህ በተለያየ ጊዜ እንግዲህ ብርቱካንን ልንሸጥ እንችላለን ልንገዛ እንችላለን እንግዲህ ስንገዛው እንግዲህ እንደምናውቀው ያ በጣም ውድ የሆነ ፍራፍሬ አይነት ነው ማለት ነው። ስለዚህ ያንን ፍራፍሬ በመሸጥ የተለያዩ ጥቅሞችን ልናገኝበት እንችላለን ማለት ነው። እንግዲህ የተለያዩ ፍራፍሬዎችም በማምረት የተለያዩ ብርቱካን ፍራፍሬዎችም ማለትም የብርቱካን ዛፎችን በመትከል ብዙ ብርቱካኖችን በመሰፍሰፍ ብንሸጥ እንግዲህ ብዙ ተጠቃሚ የምንሆንበት ነው ማለት ነው ማለት ነው። ለምሳሌ የተለያዩ ለተለያዩ ነገሮች ለፋብሪካዎች ብንሰጠው እንግዲህ ይሄን ብርቱካን የብርቱካን ጭምር የሚሰሩበት የተለያየ ብርቱካን መጠጦቶች አሉና እሱን ሊሰራበት የሚችል ብርቱካን ነው እንግዲህ እነዛን ለማግኘት ብርቱካን ያስፈልጋል ማለት ነው። ከዛ ተጨማሪ እንግዲህ ጥሪውን ፍራፍሬውን ራሱ ብንሸጠው ያንን በጣም ተጠቃሚ ያደርግናል ማለት ነው። ማለትም ያን ብርቱካና የሚገዙ ሰዎች በጣም በወድ ስሚገዙን ያንን እንግዲህ ብንሸጠው ብዙ ብርን ወይም ደግሞ ትርፍን ልናገኝበት የምንችል ነው ማለት ነው። እንግዲህ ያንን ትርፍን የምናገኝ ከሆነ ለህይወታችን አስፈላጊ የምንላቸውን ነገሮችን መግዛት የምንችልበት ከዛም አልፎ ደግሞ የቤተሰባችን ህይወት የምንቀይርበት ከዛም ለማህበረሰቡ የስራ እድልን የምንፈጥርበት እንግዲህ አንዱና ዋነኛው መንገድ ብርቱካኖች ፍራፍሬዎችም በመሸጥ ነው ማለት ነው። ስለዚህ የብርቱካን ፍራፍሬዎችን በመሸጥ እንግዲህ የተለያዩ ጥቅማ ጥቅሙን ማግኘት እንችላለን ማለት ነው። ስለዚህ ያንን ፍራፍሬ የሸጠ ያንን ፍራፍሬ እየገዛን እንግዲህ አንደኛ ልንመገበው ሁለተኛ ደግሞ የተለያዩ የብርቱካን ጭማቂዎችን የብርቱካን መጠጦችን ልንሰራበት የሚችል እንግዲህ ማለት ነው። ከዛ በተጨማሪ እንግዲህ እየሸጠን የተለያዩ የሚያስፈልጉንን ነገሮች ልንገዛበት የምንችል ብርቱካን ነው ማለት ነው። ስለዚህ ብርቱካን ፍራፍሬ ነው ያን ፍራፍሬ በተለያየ መንገድ ልንጠቀምበት የምንችል እንግዲህ አንድ የፍራፍሬ አይነት ነው ማለት ነው። በዚህ ብርቱካን ለጤና ተስማሚ

እህት ማለት ደግሞ ለእኛ የምታስብልህ፣ ለእኛ የምትረዳህ፣ ለኛ እንግዲህ በጣም የምትወደን እንግዲህ ታች ልትሆን ትችላለች እንግዲህ ትባላት ትገኝ እንግዲህ ከአባት ከእናታችን ወይም ደግሞ ከአባቶቻችን የሆነ ከእናት ብቻ ሊሆን ይችላል እንግዲህ እንደ ሁኔታው ይለያያል እንጂ እህት እንግዲህ በጣም በጣም በጣም አሪፍ ነገር ናት ማለት ነው። እንግዲህ እህት ከስጋ የስጋችን የስጋ ዝምድና ያለን ነገር እንግዲህ እህት ልንል እንችላልን። ያን እህት እንግዲህ በብዙ ነገር ልጠቅመን የምችል በብዙ ነገር ልትረዳ የምችል የምትወደውና የምንወዳት እንግዲህ እህት ልትባል ትችላለች ማለት ነው። እንግዲህ እቺ እህት እንግዲህ ብዙ ዝምድና ያለን ከእኛ ጋር ወይም ደግሞ ብዙ ዝምድና ያለን ማለትም በቅርብ ዘመዴ ወይም ደግሞ አብረን ያታደግናት አብረን አጤ በላን አብረን ጠጣን ሰዎች ልንሆን እንችላለን ማለት ነው። እንግዲህ ከእህታችን ጋር ብዙ የምንግባባ፣ ብዙ የምንዋደድ፣ ብዙ የምንግባባ ሰዎች እንግዲህ ያን ጊዜ እህት እንላለን ማለት ነው። እንግዲህ እህት ካለን ብዙ ነገር አለን ማለት ነው። ስለዚህ እህት በጣም አስፈላጊ በሆነበት አለም እህት ያስፈልጋል ማለት ነው። ስለዚህ እህታችንን ልንጠብቅ፣ እህታችንን እናንቀባቅብ፣ እህታችንን ልንደግፍ ይገባል ማለት ነው። እንግዲህ እህት ብዙ ነገር ናት እህት ምን ብዬ እንደሚገልጽ ባላውቅም ብቻ ያለው ነገር በጣም ብዙ ነው። እህት መከታ እህት በቃ ለእኛ የምታስብልን እኛ የምትረዳለህ ቤተሰብ እንግዲህ የሴት ልጅ ከሆነች እንግዲህ በጣም ጠቃሚ ትሆናለች ማለት ነው እንደውች ይልቅ። ቤተሰብን ጧሬ ቤተሰብን የምትረዳ ቤተሰብን የምታግዝ እንግዲህ እህት ናት ማለት ነው። ስለዚህ እህት በጣም አስፈላጊ በጣም ተወዳጅ ናት ማለት ነው። ስለዚህ እህትን በመጠን በመተጋገዝ እንግዲህ ልንጠቀምበት የምገባ ልንወዳትና ልናከብራት የሚገባ ናት ማለት ነው። ስለዚህ እህትን ጠብቀን ልናኖራት የሚገባ፣ ጠብቀን እህት እንዳትጎዳብን እህታችን እንዳትጎዳብን እህታችን እንግዲህ የተለያዩ ነገሮችን ለሷ የሚያስፈልጋት ነገር እና የተለያዩ ነገሮች እንግዲህ ይኖራሉ ከብር ጀምሮ የተለያዩ ድጋፎችን በጉልበትም ቢሆን በተለያዩ ነገሮች እንዳግፋት የሚገባ ከዛም አልፎ ደግሞ በፍቅር ልንሰጣት የሚገባ እንግዲህ ለእህታችን ነው። እንግዲህ እህት ካለን ለእህታችን ፍቅርን ልንሰጣት ይገባል። እናታችን መውደድን እናደርግብህ ልናደርግላት ይገባል ማለት ነው። እንግዲህ እህታችንን የምንወድ ከሆነ እህታችንን የምንጠብቅ ከሆነ ለኛም እኛንም ትወድናለች እኛም ጠብቀን አድርገን ማለት ነው። ስለዚህ ስንቸገር አብስላ የምትሳጥን ስንቸገር የምትረዳን እንግዲህ እህታችን ቶሎ የምትረስልን እንግዲህ እህታችን ናት እና እህታችንን ጠብቃን ተንከባከባን ልናኖራት ይገባል ማለት ነው። ከዛ መርሆ እንግዲህ እንግዲህ ባዕድ ባዕድ ከሆነ ባዕድ ነው። አንድ ቀን ስናጣ እየተወና ስናጣ ይርቀናል ማለት ነው። እንግዲህ እህት ከሆናች ግን እስከምንሞት ድረስ እስከመጨረሻው ፍጻሜ ድረስ እንግዲህ ነፍሷን አሳልፋ ትሰጠን የምትችል እህት ናት ማለት ነው። ስለዚህ እህታችንን ጠብቀን ልናቆያት የምንገባ፣ እህታችንን ልንከባከባት የሚገባ፣ እልን መክራት ወደ መጥፎ ነገር እንዳትሄድብን ልንጠብቃት የተለያዩ ነገሮች እንዳይጎዳብን እናታችንን እንግዲህ ልንጠብቃት ልንከባከባት የሚገባ እንግዲህ እህታችንን ነው ማለት ነው። ስለዚህ እህታችንን ጠብቀን እህታችንን ተንከባክበን ልናሳድጋት የሚገባ ከዛም ካደገች በኋላም እንግዲህ ፍቅራችንን ሳንቀንስ ፍቅራችንን ሳንሸረሽር እንግዲህ በሙሉ ፍቅር በሙሉ ልባችን ወደናት ልን ልንኖር የሚገባ እንግዲህ ለእህታችን ነው ማለት ነው። እንግዲህ ሚስት ብናገባ ሚስት ከአንድ ቀን ብንጣላ ጥላልን ልትሄድ ትችላለች። ከጓደኛ ቢኖርህ ጓደኛ ጥሎን ሊሄድ ይችላል። የተለያዩ ጎረቤቶች ቢኖሩም እነሱም ጥለውን ሊሄዱ ይችላሉ ግን እህታችን ከሆነች እህት ካለችን እህታችን ስጋችን ስለሆነች እህታችን ደማችን ስለሆነች ጥላን ልትሄድ ማትችል ነፍሷን አሳልፋ ልትሰጥ የምትችል እኛ እኛም ደግሞ እንደ እሷ ማድረግ አለብን ማለት ነው። ስለዚህ እኛም እሷን እንደምታደርገው ድረስ ማለትም ነፍሳችን እስከምትረድ ድረስ ልንወዳት የሚገባ እንግዲህ እህታችንን ነው ማለት ነው። ስለዚህ እህትን መውደድ በጣም አስፈላጊ እህትም መውደድ በጣም ጠቃሚ ነገር ነው ማለት ነው። ስለዚህ ከሆነ በአለማዊ መንገድ ስናየው እንግዲህ በጣም አስፈላጊ ናት። ስለዚህ እህትን ወደናት፣ ጠብቀናት፣ ተንከባክበናት ልናሳድጋት፣ ልናኖራት ይገባል ማለት ነው ከቻልን። እንደውም በሚያስፈልግ ሁሉ ከእሷ ጋር ብንኖር ከእሷ ጋር ብንሆን በጣም አስፈለጊ ነው ማለት ነው። ምክንያቱም ስንታመም የምትደርስልን ስንቸገር የምትደርስልን እህታችን ስለሆነ እህታችንን ጠብቀን ልናቆያት ጠብቀን ልናኖራት ልንከበከባትና ልንረዳት የሚገባ አናት ማለት ነው። ስለዚህ እህታችንን በጣም ተንከባክበን ልናኖራት ይገባል ብዬ አስባለሁ።

እንደምን አደሩ እንደምን አደሩ የሚረው ቃል እንግዲህ መጀመሪያ የምንጠቀምበት ለምንድነው? የሚባል እንግዲህ እንደምን አደሩ ማለት እንቅልፋችንን ተኝተን ቀን በስራ ደክ፣ መን ኖረን ሊሆን ይችላል። በዛን ጊዜ እረፍት ለማድረግ እንግዲህ የሰው ልጅ ያስፈልገዋል ሌሊት የእረፍት ጊዜ ነው። ስለዚህ በዛን ጊዜ እንግዲህ እናርፋለን ከእንቅልፋችን እንተኛለን እረፍት እንወስዳለን ከዛ ከእንቅልፍ ስንነሳ እንግዲህ በዛን ጊዜ እሳዎች ሲያገኙን እንግዲህ ከአንቀልፍ ተነስተን ጠዋት ላይ ስንገናኝ ከጎረቤቶቻችን ጋር ሊሆን ይችላል ከዘመዶቻችን ጋር ከቤተሰቦቻችን ጋር ስንገናኝ እንግዲህ በዛን ጊዜ እንደምን አደሩ ልንባባል እንችላለን ማለት ነው። እንግዲህ በዛን ጊዜ እንደምን አደሩ ስንባባል እንግዲህ ያ የሰላምታ መገለጫ ነው። ማለት እንግዲህ ሰዎችን ሰላም ልንል ስንፈልግ ሰዎችን ሰላም ልንለዋወጥ ስንፈልግ እንግዲህ እንደምን አደሩ እንላለን ማለት ነው። ስለዚህ እንደዛ በማለት የምንጠቀምበት ቃል ነው ማለት ነው። ስለዚህ እንደምን አደሩ የሚለው ቃል የሚያገለግለው ሰላምታን ለመለዋወጥ ከሰዎች ጋር ሰላምታን ለመሰጣጣት እና ከሰዎችን ሰላም ለመባባል ስንል የምንጠቀምበት ቃል ነው ማለት ነው። ስለዚህ ሰዎችን ሰላምታ የምንለዋወጥበት ቃል እንደምን አደሩ የሚለው ቃል የሆናል ማለት ነው። ስለዚህ ይሄን ቃል በመጠቀም ይሄን ቃል በማለት እንግዲህ ሰዎችን ሰላምታ የምንለዋወጥበት ሰዎች ጋር ስለምታ የምንሰጣጥበት እንግዲህ አንድ የቃል አይነት ርማት ነው። ስለዚህ ሰዎችን እንግዲህ እንደምን አደሩ በማለት እንገልፃለን ከዛ በተጨፈር እንግዲህ ሌሎችም ሰላምታዎች አሉ። በቀን ቀን ላይ ሲሆን እንግዲህ ስራ ውለን ሊሆን ይችላል ከስራም ስንመለስ እንግዲህ የዛን ጊዜ ወይም ደግሞ ከተለያዩ ቦታዎች ስንመለስ ወይም ደግሞ ቀን ላይ ከተገናኘን እንግዲህ ወይም ደግሞ ከስድስት ሰዓት በኋላ ከተገናኘን እንደምን ዋልክ እንደምን ዋልሽ በመባባል እንግዲህ ሰላምታ እንሰጣጣለን ማለት ነው። ስለዚህ ያ የሰላምታ አይነት በቀን ሰላምታ የምንሰጣጣበት ነው ማለት ነው። ከዛ በተጨማሪ ደግሞ እንደምን አመሸህ እንባባላለን እንግዲህ ወደ ምሽቱ ወደ ሶስት ሰዓት ሁለት ሰዓት አንድ ሰዓት አካባቢ ስንገናኝ እንደምን አመሸህ ምሽቱ እንዴት ነው በማለት እንግዲህ ሰላምታ እንሰጣጣለን ማለት ነው። ስለዚህ በኢትዮጵያ ውስጥ እንግዲህ እነዚህ ሰላምታ ወች በብዛት የሚ በሰው ዘንድ የሚጠየቁ ወይም ደግሞ ሰላምታ ስንለዋወጥ የምንጠቀምባቸው ቃላቶች ናቸው ማለት ነው። ስለዚህ እነዚህን ቃላቶች በመጠቀም እነዚህን ቃላቶች በማለት እንግዲህ ሰዎችን ሰላምታን ልንጠይቅ እንችላለን ሰዎችን ምን ላይ እንዳሉ በሰላም እንዳደሩ በሰላም እንደዋሉ በሰላም እንዳመሹ እንግዲህ የምንጠይቅበት ጥያቄ ነው ማለት ነው። ስለዚህ እንደምን አደሩ ስንል እንግዲህ መልስ ሊሆን የሚችለው እግዚአብሔር ይመስገን። እንደምን ዋሉ ስንል እግዚአብሔር ይመስገን እንደምን አመሹ ስንል እግዚአብሔር ይመስገን የሚለው ቃል ነው። እንግዲህ በሀገራችን ኢትዮጵያ የተለመደው እንግዲህ እግዚአብሔርን እምታመሰግነው ሀገራችን ኢትዮጵያ ናት እግዚአብሔርን ወደ እግዚአብሔር እጆቿን ትዘረጋለች የተባለላት እንግዲህ ኢትዮጵያ ናት እና የፈጣሪ ቃል ማለትም የተፈጣሪ ምስጋና ከአንደበቷ የማይጠፋ ሀገራችን እንግዲህ ለሰላምታዎች ሁሉ መልስ ሊሆናት የሚችል እንግዲህ እግዚአብሔርን ማስገን እግዚአብሔርን በማስመስገን ነው። እና ይሄን ነገር እንግዲህ በጣም ሃይማኖታዊ የሆነ በጣም ባህላዊ የሆነ የሰላምታ ልውውጥ ነው። እና ልንጠብቀውና ልንይዘው የሚገባ ነው። ነገር ግን በአሁኑ ዘመን በጣም እየተበላሸ መጥቶ ሃይ ፒስ ነው እንዴት ነህ ሰላም ነው ብቻ ይሆናል መልሳችን የእግዚአብሔር ሰላምታ እግዚአብሔር የእግዚአብሔር ምስጋና ቀረ ቀርቷል ማለት ነው። እንግዲህ የእግዚአብሔር ምን እንዳደረገ ባይታወቅም እንግዲህ የእግዚአብሔርን ሰላምታውን እግዚአብሔርን ምስጋና አቁመንበታል ማለት ነው። ስለዚህ በዚህ ልንጠየቅበት የሚገባ ነገር ነው። ስለዚህ ይሄን ነገር ብናስተካክለው ይሄን ነገር የተሻለ ነገር ላይ ብናደርገው እንግዲህ እንደ ድሮ ብንሆን ይሻላል በሚል አስባለሁ። እንግዲህ ሰውን ሃይ እንዴት ነህ ፒስ ነው ከምንል ይልቅ እንደምን አደርክ እንደምን እንደምን ዋአልክ እያልን ብንጠይቀው ጤናቱን ብንጠይቅ እንዴት እንዳደረ ሁኔታውን ብንጠይቅ የተሻለ መልስ የምናገኝበት ነው። እና ከዛም አልፎ ደግሞ ፈጣሪን የምናመሰግንበት ፈጣሪን የምን የምናመሰግንበት መንገድ ነው። እና ስለዚህ ይሄንን ነገር ተመልሰን ብናስብበት ወደ ሰላምታችን ብንመለስና እነዚህን ሰላምታዎች በደንብ ብንሰጣጥ በሁሉም ማህበረሰብ ዘንድ ይሄ ነገር ቢለመድ ብዬ አስባለሁ ማለት ነው። ስለዚህ እንደምን አደሩ እንደምን ዋሉ እንደምን አመሹ የሚሉት ቃላት እንግዲህ የሰላምታ መሰጣጫ መንገዶች ናቸው። ሰዎች ሰላምታ ሲሰጡ ሰላምታን ሲለዋወጡ የሚጠቀሙባቸው ነገሮች ናቸው። እነዚህን ነገሮች በመጠቀም እንግዲህ የተለያዩ የተለያዩ ጥያቄዎችን መጠያየቅ ይቻላል ማለት ነው። ስለዚህ እነዚህን ነገሮች በመጠቀም እነዚህን ነገሮች በማለት እንግዲህ ሰውን እንዴት እንዳደረ? ሁኔታውን የምንጠይቅበት አሞት ከሆነ በሰላም እንዳደረ እሱም ደግሞ ሳይደብቅ እንግዲህ እውነቱን ሊነግረን ይገባል ማለት ነው። እንግዲህ ለሰው ልጂ ሰው መድሃኒቱ ነው። እና የተለያዩ ነገሮች ችግር ቢደርስበት እንግዲህ ሰዎች ናቸው እሚደርሱ

እሺ ደህና ሁን ማለት ደግሞ የተለያዩ ነገሮችን ማለትም ሰዎችን ስንሰናበት ሰዎችን ስንለያይ ከሰዎች ጋር ሰዎች ሲያፈቃ ደግሞ ለተወሰነ ጊዜ ቻው ደግሞ ስንባባል እንግዲህ የምናወጣው ቃል እንግዲህ ምን ሊሆን ይችላል ቢባል እንግዲህ ደህና ሁን የሚል ቃል ነው። እንግዲህ ደህና ሁን የሚለው ቃል የሚጠቅመን እንግዲህ ሰዎችን ቻው ለማለት ወይም ደግሞ ለመሰነባበት ይጠቅመናል ማለት ነው። እንግዲህ ከሰዎች ጋር ስንለያይ መንገድ ላይ ሊሆን ይችላል ከትምህርት ቤቱ ጓደኞቻችን ጋር ሊሆን ይችላል ከተለያዩ ሰዎች ጋር እንግዲህ ስንለያይ ደና ሁን ብለን ልንለያይ እንችላለን ማለት ነው። እንግዲህ ደና ሁን ማለት መልካም ምኞትን የምንገልጽበት መልካም አስተሳሰብን የምንገልጽበት መልካም አስተሳሰብን የምናሳይበት እንግዲህ አንድ ቃል ነው ማለት ነው። ስለዚህ ይሄን ቃል በመጠቀም ደህና ሁን እንላለን ማለት ነው። ስለዚህ ደህና ሁን የሚለው ቃል የሚጠቅመን የተለያዩ ሰዎችን ለመሰናበት ወይም ደግሞ የተለያዩ ሰዎችን እንግዲህ የሚጠቅመን ቃል ነው ማለት ነው። እንግዲህ ስንሰናበታቸው ቻው የምንለው ቃል ደህና ሁን ማለት ነው። ስለዚህ ደህና ሁን በማለት ሰዎችን ልንሰናበት እንችላለን ማለት ነው። እንግዲህ የተለያዩ ሰዎች ሊኖሩ ይችላሉ ፍቅረኛችን ልትሆን ትችላለች ቤተሰቦቻችን ሊሆኑ ይችላል እህት ወንድሞቻችን አልፎም ደግሞ የማህበረሰባችን ለዚህ ጎርቤቶቻችን ወደ ተለያዩ ቦታ ሊሄዱ ይችላሉ እንግዲህ በዛን ጊዜ ደህና ሁን ቻው ብለን እንግዲህ ልንሰናበታቸው እንችላለን ማለት ነው። ስለዚህ ደናሁን በማለት እንግዲህ ሰዎችን እንሰናበታለን። ከዛ በተጨማሪ እንግዲህ የተለያዩ በተለያየ ጊዜያት በተለያየ ሁኔታ እንግዲህ ሰዎችን ስንሰናበት ወይም ደግሞ የትምህርት ቤት ጓደኞቻችን ሊሆን በክረምት ጊዜ ሊሆን ወይም ደግሞ ጊዜ ባለፈ ቅዳሜና እሁድ ስለማንገናኝ እንግዲህ በዛን ጊዜ አርብ ላይ እንግዲህ ቻው ሰላም ሁን ወይም ደግሞ ደህና ሆኑ ብለን መልካም ምኞታችን ልንገልጽ እንችላለን ማለት ነው። እንግዲህ እነሱም እሺ ደህና ሁን በማለት እንግዲህ ቻው በማለት ደህና ሁን መልካም ምኞታቸውን በመግለጽ ያሰናብቱናል ማለት ነው። ስለዚህ ያ የምንጠቀምበት ሰዎችን ለማሰናበት ሰዎች ጋር ስንለያይ ይሄ የምንጠቀምበት የቃል አይነት ነው ማለት ነው። ስለዚህ ቻው ደናሁን በማለት እንግዲህ ሰዎችን ልንሰናበት እንችላለን ማለት ነው። እንግዲህ የተለያዩ ሰዎች ሊኖሩ ይችላሉ እነዛን ሰዎች እንግዲህ በተለያየ መልኩ እንሰናበታቸዋለን ማለት ነው። ስለዚህ እነዛን ሰዎች በመሰናበት እነዛን ሰዎች በመለያየት እንግዲህ ከሰዎች ጋር በመለያየት የተለያዩ ነገሮችን ማድረግ ይቻላል ማለት ነው። ስለዚህ ሰዎችን ለመሰናበት ስንፈልግ ሰዎችን ቻው ለማለት ስንፈልግ እንግዲህ የምንጠቀምበት የቃል አይነት ነው ማለት ነው። ስለዚህ ሰዎችን ስንሰናበት የምንጠቀመው የቃል አይነት እንግዲህ ቻው ደና ሁን በማለት ነው። ስለዚህ እነዛን ቃላቶች መጠቀም ልንሰናበታቸው ይገባል ማለት ነው። እንግዲህ ሰዎች ቋሚ አይደሉም ማለትም ሰዎች እንግዲህ ይንቀሳቀሳሉ ሰዎች ከቦታ ቦታ ይንቀሳቀሳሉ መኖሪያቸው የተለያየ ቦታ ሊሆን ይችላል ስራ ቦታቸው ሌላ ቦታ ሊሆን ይችላል በተለያየ መልኩ እንግዲህ የመለያያ ጊዜ ይመጣል ማለት ነው። እንግዲህ ከአንድ ሰው ጋር ዘላለማችንን አንኖርም። ስለዚህ በዛን ጊዜ እንግዲህ ልንለያይ እንችላለን ወይም ደግሞ መለያየ ቦታችን ላይ ልንደርስ እንችላለን በዛን ጊዜ እንግዲህ ቻው ደና ሁን በማለት እንግዲህ ልንሰናበታቸው ይገባል ማለት ነው። መልካም ምኞታችንን ገልጰን መልካም ምኞት መልካም ነገር ሊገጥማቸው በመመኘት እንግዲህ ልንሰናበታቸው ይገባል ማለት ነው። ስለዚህ ቻው ደና ደና ሁን በማለት እንግዲህ እንሰናበታቸዋለን ማለት ነው። ስለዚህ እነዛ ስናሰናበታቸው እንግዲህ እነሱም ለእኛ መልካም ምኞታቸውን ገልጸው ይሰናበቱናል ማለት ነው። እንግዲህ በናፍቆት እንድንገናኝ በናፍቆት እንድንተሳሰብ እንግዲህ መልካም ምኞታችንን ገልጸን ብንሰናበታቸው እንግዲህ የተሻለ መልካም ነገር ይሆናል ብዬ አስባለሁ። ስለዚህ ሰዎችን በአግባቡ መሰናበት ሰዎችን እንግዲህ እንደማናገኛቸው ሆነን መሰናበት ይኖርብናል። ምክንያቱም በዛ በዛ ሁኔታ ውስጥ የሚፈጠረው ነገር አይታወቅም። እና በዛ ጊዜ ውስጥ የሚፈጠረው ነገር አይታወቅምና እንግዲህ በህይወት ዘመናችን እንግዲህ የሰው ልጅ መቼ እንደሚሞት መቼ እንደሚኖር መቼ ወደ ፈጣሪው እንደሚሄድ አይታወቅም። እና እንግዲህ በዛን ጊዜ በዛን እንግዲህ እንግዲህ ልሰናበታቸው የሚገባ ወይም ደግሞ ቻው ልንላቸው የሚገባው ወይም ደግሞ በደንብ በደንብ ልንሰናበታቸው የሚገባ ሰዎች አሉ። ማለትም በዛን ጊዜ ውስጥ የሚፈጠረው አይታወቅምና በምንለያይበት ጊዜ ውስጥ በዛን ጊዜ ውስጥ የተለያዩ ነገሮች ሊጠፉ ይችላሉ እኛም ወይ ደግሞ ልንጠፋ እንችላለን ወይ እነሱ ሊጠፉ ይችላሉ እና በዛን ጊዜ እንግዲህ እንደማንገናኝ ሆነን ሰላምታ ከልባችን ተሰጣጥተን እንግዲህ ልንለያይ ይገባል። ማለት ምክንያቱም በዛን ጊዜ ካልተለያየን ወይም ደግሞ አሁን እንደ ቸልተ በቸልታ ካለፍነው ያን ሰላምታችን እንግዲህ በዛን ጊዜ በጣም ይቆጨናል ማለት ነው። እንግዲህ በዛን ጊዜ እንዳንጰጰት በዛን ጊዜ እንዳንቆጭ እንግዲህ ሰዎችን በደንብ ደና

አዲስ ማለት እንግዲህ የተለያዩ ነገሮች ሊኖሩ ይችላሉ ከነዛ ውስጥ እንግዲህ አሮጌም አለ አዲስም አለ እንግዲህ አሮጌ ማለት ነው ማለት አዲስ ማለት ነው ማለት እንግዲህ በዚህ አያይዘህ ለማየት እንሞክራለን። እንግዲህ አዲስ ማለት እንግዲህ በተለያየ ጊዜ በተለያየ ሁኔታ እንግዲህ ሰዎች የተለያዩ ነገርን ያደርጋሉ እንግዲህ ለምሳሌ የተለያዩ ነገሮችን ሲያደርጉ በዛም አማካኝነት እንግዲህ በተለያየ ምክንያት በተለያየ ሁኔታ እንግዲህ ሰዎች አዲስ ልብስን ሊረሱ ይችላሉ አዲስ ጫማ ሊገዙ ይችላሉ እንግዲህ አዲስ መኪና አዲስ ቤት እንግዲ ሊገዙ ይችላሉ ማለትም አዲስ የሚለው መግለጫ ቃል ነው ማለትም የተለያዩ ነገሮችን ለመግለጽ ስንሞክር ማለትም የተለያዩ ሀሳቦችን የምንገልጽበት ቃል ነው ማለት ነው። ስለዚህ ቃል ለምንድነው የሚጠቅመን? ሀሳቦችን ለመናገር ወይም ደግሞ አዲስ ማለት እንግዲህ ከዚህ በፊት ታይቶ ያልታወቀ ወይም ደግሞ ከዚህ በፊት ያልተሰራ ነገር ወይም ደግሞ ያልተነዳ ወይም ደግሞ ከዚህ በፊት ጥቅም ላይ ያልዋለ ነገርን ስንጠቀም እንግዲህ የምንጠቀመው የቃል አይነት ማለት ነው። ስለዚህ አዲስ ማለት እንቀርጸዋለን እንግዲህ የተለያዩ የቃል አይነቶች ሊኖሩ ይችላሉ የተለያዩ የቃል አይነቶች ይኖራሉ እነዛን የቃል አይነቶች ስንጠቀም እንግዲህ አዲስ እንላለን ማለት ነው። ስለዚህ ለምሳሌ ከፋብሪካ የወጣ አዲስ ልብስ ሊሆን ይችላል ወይም ደግሞ ከፋብሪካ የወጣ አዲስ ጫማ አዲስ መኪና ሊሆን ይችላል እነዛን ነገሮች እንግዲህ ስንጠቀም አዲስ በማለት እንጠራቸዋለን። ማለትም ከዚህ በፊት ተለብሶ የሚያውቁ ጫማች ልብሶች ሊሆኑ ይችላሉ ከዚህ በፊት ተነድተው የማያውቁ መኪኖች ሊሆኑ ይችላሉ። ስለዚህ እነዛን መኪኖች እነዛን ከዚህ በፊት ተኖሮባቸው የማያውቁ ቤቶችን እነዛን ቤቶች እንግዲህ አዲስ ልንላቸው እንችላለን ማለት ነው። ስለዚህ አዲስ ማለት ከዚህ በፊት ሰዎች ተጠቅመውበት የማያውቁት ነገር ሲፈጠር እንግዲህ ያ ነገር ስንጠቀምበት እኛ ለመጀመሪያ ጊዜ የምንጠቀምበት ከሆነ አዲስ እንላለን ማለት ነው። ስለዚህ የተለያዩ አዲስ የሚባሉ ነገሮች አሉ እነዛ ነገሮች እንግዲህ ልንጠቀምባቸው እንችላለን ምክንያቱም አዲስ እኛ ለመጀመሪያ ጊዜ የተጠቀምንበት ከሆነ አዲስ ብለን እንጠራዋለን ማለት ነው። ስለዚህ የተለያዩ ነገሮች ሊፈጠሩ የተለያዩ ነገሮች ሊከናው ሊሆኑ ይችላሉ እነዛን ነገሮች እነዛን ነገሮች ስንሰራ እንግዲህ አዲስ በማለት እንጠራቸዋለን ማለት ነው። ስለዚህ የተለያዩ ነገሮች አዲስ ሊሆኑ ይችላሉ ለምሳሌ ጫማችን አዲስ ሊሆን ይችላል። ካልሲያችን ልብሳችን ጃኬታችን የተለያዩ ነገሮች ከዛም አልፎ ደግሞ ቤታችን እቃዎች እንግዲህ ቤታችን ተሌቬዥን ሊሆን ይችላል የተለያየው ላፕቶፖች ስልኮች ሊሆን ይችላሉ እንግዲህ እንደዛ ሁሉ እንግዲህ አዲስ ሊባሉ ይችላሉ ማለት ነው። እንግዲህ መጀመሪያ እኛ የምንጠቀምባቸው ከሆነ ብቻ ነው ገና አዲስ ሊባሉ የሚችሉት እኛ ለመጀመሪያ ጊዜ የምንጠቀምባቸው ከሆነ ለመጀመሪያ ጊዜ እኛ የምንይዛቸው ከሆነ የምናደርጋቸው ከሆነ እነዛ አዲስ ሊባሉ ይችላሉ ማለት ነው። እንግዲህ የሰው ልጆች እንግዲህ እነዛን ከበጀ አዲስ ነው ማለት ይጠቀማሉ ማለት ነው። ስለዚህ እነዛን ነገሮች በጠቀም እነዛን ነገሮች በማድረግ እንግዲህ ሰዎች ሊጠቀሙባቸው የሚችሉት ሊጠቀሙባቸው የሚገቡ ቃላት ናቸው ማለት ነው ስለዚህ ይሄን ቃል ብዙ ጊዜ ልንጠቀምበት የሚገባ ቃል ነው ማለት ነው። እኔ የተለያዩ ነገሮችን ስንገዛ አዲስ ጫማ ገዛው ልንል እንችላለን አዲስ ልብስ ገዛው ልንል እንችላለን አዲስ መኪና ገዛው አዲስ አዲስ አዲስ ቤት አዲስ አዲስ ነገር ተፈጠረ አዲስ ዜና ዜናው ራሱ ከሁሉም ነገር እንግዲህ አዲስ ዜና ሊሆን ይችላል። ያንን እንግዲህ አዲስ ዜና እንለዋለን ማለት ነው ስለዚህ ከዚህ በፊት ተሰምቶ የመያውቅ ነው ስለዚህ ያን ነገር አዲስ ዜና እንችላለን ማለት ነው። ስለዚህ እንደዚህ በማለት እንግዲህ ነገሮችን መጥራት እንችላለን ማለት ነው። ስለዚህ አዲስ ስልክ ልንል እንችላለን አዲስ ላፕቶፕ አዲስ ኤርፎን አዲስ አዲስ አዲስ አዲስ ምግብ አዲስ የተለያዩ ነገሮችን በቃ ማለት እንችላለን ማለት ነው። እንግዲህ እዚህ አለም ላይ ያሉ ነገሮች ሁሉም አዲስ መሆን ይችላል የሚታደሱ ነገሮች ከሆኑ እንግዲህ አዲስ ልንላቸው ይገባል ማለት ነው። እነዛን ነገሮች የምናደርግ ከሆነ እንግዲህ ቃላቱን በዚህ መልክ ልንጠቀምበት እንችላለን ማለት ነው። ስለዚህ እነዚህን ቃላቶች በመጠቀም እነዚህን ቃላቶች በማድረግ እንግዲህ የተለያዩ ጥቅሞችን እንጠቀምባቸው የሚገቡ ቃላቶች ናቸው ማለት ነው። ስለዚህ እነዚህን ቃላቶች በመጠቀም እንግዲህ የተለያዩ አረፍተ ነገሮችን መስራት እንችላለን የተለያዩ ቃላት መጠቀም እንችላለን ማለት ነው። ከእነዚህ ቃላቶች ጋር በማጣመር ቃላቶች በማወዳደር እነዚህን ቃላቶች በመያዝ እንግዲህ የተለያዩ ቃላትን መመስረት የምንችልባቸው ቃላት ናቸው ማለት ነው። ስለዚህ አዲስ የሚለው ቃል የተለያዩ ጫማዎችን ሊሆን ይችላል አዳዲስ ነገሮች ከዚህ በፊት ተጠቅመንባቸው የማናቃቸውን ነገሮች ከዚህ በፊት ሰው ተጠቅሞባቸው የማያቃቸውን ነገሮችን እንግዲህ እነዛ ነገሮች አዲስ በማለት እንጠራለን ማለት ነው። ስለዚህ አዲስ የሚለው ቃል አዲስ ነገርን የሚገልጽ አዲስ ነገርን አዲስ ሀሳብን ሊሆን ይችላል አዲስ ዜናን ሊሆን ይችላል አዲስ ስልክ አዲስ ቤት አዲስ ቆርቆሮ አዲስ አዲስ አዲስ አዲስ የሚሉ ነገሮች እንግዲህ ብዙ ናቸው ማለት ነው። ስለዚህ እነዚህ ነገሮች አዲስ እያልን በመጠቀም እንግዲህ ከዚህ በፊት ሰው ያልተጠቀመባቸውን መሆናቸውን መግለጽ እንችላለን

እሁድ ማለት ደግሞ እሁድ እንግዲህ የቀና አይነት ነው ማለትም በሳምንት ውስጥ ሰባት ቀኖች አሉ ይባላል እነዛ ቀናቶች እንግዲህ ሰኞ አለ ማክሰኞ አለ ሮብ አለ ሀሙስ አለ አርብ አለ ቅዳሜ አለ እና እሁድ አለ ማለት ነው። እንግዲህ እሁድ የመጨረሻው ቀን ይባላል በቤተክርስቲያን ግን የመጀመሪያው ቀን በመባል ይታወቃል እንግዲህ ይሄ አሁድ ማለት እንግዲህ የቃሉ የመጣው አሃዱ ከሚባል ወይም ደግሞ አንድ ከሚል የግብጽ ቃል የመጣ ሲሆን የቃል እንግዲህ የምንጠቀመው እንግዲህ የቀኑ መጀመሪያ እንደሆነ ይገልጻል ማለት ነው። እንግዲህ በዛ አይነት ልናየው እንችላለን ከዛም አልፎ ደግሞ የቀን አይነቶች ነው ብለን ልንጠቅሰው እንችላለን እንግዲህ ፈጣሪ ፈጥረታቱን አፍጥሮ ፈጣሪ በሰባቱ በስድስቱ ቀናት ፈጥረታቱን ፈጥሮ እንግዲህ አጽዋትን ሰማይን ምድርን መሬትን ከዋክብትን ጨረቃን የተለያዩ ነገሮችን ከፈጠረ ቦኋላ እንግዲህ እንስሳትንም አዋፋትንም በውሃ ውስጥ የሚኖሩትን ነገር ከፈጠረ ቦኋላ እንግዲህ በስድስተኛው ቀን እንግዲህ ልጅን ፈጠረ ይላል መጽሐፍ እንግዲህ የሰው ልጅን ከፈጠረ ቦኋላ ከዛ ቀን ጀምሮ እንግዲህ እሁድ ነው እሁድ ቅዳሜ ቀን እንግዲህ ፍጥረታትን ፈጥሮ ያረፈበት ቀን በመባል እንግዲህ ይታወቃል ማለት ነው። ስለዚህ በቤተክርስቲያን እንደዛ ተብሎ ይገለጻል እንግዲህ ቅዳሜ እረፍትን ያረፈበት ወይም ደግሞ የእረፍት ቀን በምባል የሚታወቀን ነው ማለት ነው እንግዲህ ያ ሆኗል ማለት ነው እንግዲህ በእኛ ደግሞ በአሁኑ ዘመን ስናየው ደግሞ እውድ እንግዲህ የእረፍት ቀን በመባል ይታወቃል እንደዛው ቅዳሜና አሁድን በእረፍት የእረፍት ቀናት በተለይ ለተማሪዎች በተለይ ለተማሪዎች እሁድና ቅዳሜ እንግዲህ የእረፍት ቀናት በመባል ይታወቃሉ ለሰራተኞች አንዳንድ መስሪያ ቤቶች ቅዳሜን ይሰራሉ እሁድ ግን የእረፍት ቀን ነው። እሁድ እንግዲህ በእረፍት የእረፍት ቀን በመባል ይታወቃል በእረፍት ቀናችን እንግዲህ የተለያዩ ስራዎችን ልንሰራበት የሚገባ የተለያዩ ተግባራትን ልናደርግበት የሚገባ እንግዲህ የቀን አይነት ነው ማለት ነው ስለዚህ ይሄ የቀን አይነት ብዙ ተግባራትን ልናደርግበት የሚገባ የቀን አጥር ማለትም የተለያዩ እርዳታዎችን ልናደርግበት የሚገባ የተቸገሩትን የምንረዳበት የተራቡትን የምናበላበት የጠሙትን የምናጠጣበት የታረዙትን የምናለብስበት የታሰሩትን የምንጠይቅበት ቀን ነው ማለት ነው ስለዚህ በዚህ ቀን እረፍት ይባላል ነገር ግን ቀጥታ ተኝተን የምናሳልፍላት ደግሞ ቁጭ ብለን ተለቢጅን ስናይ የምናሳልፍበት ቃል ሳይሆን ሰዎችን በመጠየቅ ጎረቤቶቻችን በመጠየቅ ዘመዶቻችንን በመጠየቅ የተለያዩ ሰዎችን እንግዲህ በአካባቢያችን ያሉ ሰዎችን ችግረኞችን በመጠየቅ በመርዳት የምናሳልፍበት ቀን ነው ማለት ነው። ስለዚህ ይሄ የአሁድ ቀን ነው የሚባለው ሰዎችን የምንረዳበት ቀን በምባል ይታወቃል ማለት ነው ስለዚህ በዚህ ቀን እንግዲህ ሰዎችን ልንረዳ እልን እናግዝ ልን ልንደግፍ የሚገባበት ቀን ነው ማለት ነው ከዛም አልፎ ደግሞ እንግዲህ በጧት ተነስተን ቤተክርስቲያን የምንሄድበት ቤተክርስቲያን የምንደርስበት ቤተክርስቲያን ይሄዳል አንግዲህ ጸሎት የምናደርግበት ቤተክርስቲያን ጸሎት የምናደርግበት የተለያዩ ቅዳሴዎች አሉ ኪዳኖች አሉ እነዛን እንግዲህ የምንሳተፍበት ጉባኤ የምንሰማበት ቀን ነው ማለት ነው። ስለዚህ በጧት ቤተክርስቲያን ሄደን እንግዲህ የተለያዩ ስብከቶች አሉ እነዛን የምንሰማበት የተለያዩ ፕሮግራማቸው ያሉ እነዛን የምንታደምበት ቃል ነው ማለት ነው ስለዚህ በእነዛ ቀናት በእሁድ ቀን እንግዲህ መንፈሳዊ ተግባራትን የምናደርግበት መንፈሳዊ ነገሮችን የምንከውንበት ቀን ማለት ነው ስለዚህ በዛ ቀን እንግዲህ የተለያዩ መንፈሳዊ ነገሮችን የምናደርግበት ከስጋችን አርፈን ወይም ደግሞ ከስጋችን ወጣ ብለን ደግሞ ስለ ነፍሳችን የምናስብበት ስለ ነፍሳችን የምንጨነቅበት ሰዓት ቀን ነውና በዛ ቀን እንግዲህ የተለያየው ተግባራትን ልናደርግ እንችላለን። እነዛን ተግባሮች እንግዲህ ለስጋችን ሳይሆን ለነፍሳችን የምናደርጋቸው ተግባራት ናቸው ማለት ነው። ስለዚህ እነዛን ነገሮች በማድረግ ፈጣሪያችንን የምናስደስበት ከዛም አልፎ አእምሮአችንን ደስተኛ የምናደርግበት አንዱና ዋነኛው መንገድ ነው ማለት ነው ማለትም አንግዲህ አእምሮአችን ደስተኛ የሚሆነው ሰዎችን ስንረዳ ሰዎችን ስናግዝ እንግዲህ የተለያዩ የደስታ አይነቶችን እናገኛለን ማለት ነው። ከዛም አልፎ ሰዎችን የምናግዝ ከሆነ ሰዎችን የምንረዳ ከሆነ እንግዲህ ደስተኛ የምንሆንበት ቀን ነው ማለት ነው። ስለዚህ እነዛን ነገሮች የምናገኝበት ነው ከዛም አልፎ ደግሞ ቤተክርስቲያን በሚሄድ እንግዲህ ቤተክርስቲያን ስንሄድ መንፈሳችንን ይታድሳል መንፈሳችን ይባረካል ማለት ነው ስለዚህ በረከት የምንቀበልበት የተለያዩ ጸጋዎችን የምናገኝበት ቀን ስለሆነ ቤተክርስቲያን ቤተክርስቲያን በመሳለም እንግዲህ ልናሳልፈው የሚገባ የቀ የምትለው ማለት ነው ስለዚህ ቤተክርስቲያን ህደን ስንመለስ በህይወታችን ይስተካከላል ህይወታችን ያማረ ይሆናል ማለት ነው። ስለዚህ እዛ በመሄድ ጥሩ ሀሳብን ጥሩ ቃልን ለማሳለፍ ቤተክርስቲያን ደርሰን በጧት ብንመለስ እንግዲህ አሪፍ ነው ብዬ

ይቅርታ ማለት ደግሞ እንግዲህ የተለያዩ ጥፋቶችን ልናጠፋ እንችላለን የተለያዩ ችግሮችን ልንፈጥር እንችላለን ትላልዩ ጉዳቶችን ልናደርስ እንጨራለን። መጻገዝ እንግዲህ ሰዎችን አስቀይመን እንጨራ ሰው ይቺን አስከፍተን ሰዎችን እንዲያኮርፉ አድርገልኝ እንጨራ። ስለዚህ አበዛን ጊዜ እንግዲህ ይቅርታን መጠየቅ ያስፈልጋል ማለት ነው። እንግዲህ በብዙ ሁኔታ እንግዲህ ሰዎችን ይቅርታ ልንጠይቅ እንችላለን ማለትም ሰዎች እንግዲህ ተቀያሚ ናቸው። ሰዎች እንግዲህ ይከፋቸዋል ሰዎች እንዳይከፉ ሰዎች እንዳያዝኑብን ለማድረግ እንግዲህ ካዛዘንናቸው በኋላ እንዲሆን ብቻ ሳናውቅም አውቃለሁ ሊሆን ይችላል። ያን ነገር ያደረገው እንግዲህ። ነገሮች እንግዲህ ለማካካስ ወይም ደግሞ ይቅርታን መጠየቅ ያስፈልጋል ማለት ነው። እንግዲህ የሰዎች ይከፋሉ እነዛን ነገሮች እንዳይከፉብን ወይም ደግሞ እንዳዝኑብን የተለያየ ነገር እንዳደርሱብን እንግዲህ ይቅርታ ጠይቃን መታረቅ ያስፈልጋል ማለት ነው። እንግዲህ ይቅርታውን እጠይቅ ማለት ይቅርታን ሰዎችን እንጠይቃለን ማለትም የተለያየ ጊዜ የተለያየ ጊዜ ጥፋትን ልናጥፋን ችሎታን ግን ሰዎችን እንሰዳው እንችላለን ሰዎችን እንደበድብ እንችላለን። የሰው ንብረት ልናወድብ እንችላለን። የሰው ንብረት እናጠፋ እንችላለን። በዛን ጊዜ እንግዲህ ሰዎች አዝኑብና ሰዎች ናደዱብና ሰዎች እንግዲህ በሳጩብናል በዛን ጊዜ እንግዲህ እኛ የነሱን በስጭት አይተን የነሱን በስጭት ካወቅን በኋላ እንግዲህ ሄደን ይቅርታ ልንነር እንችላለን። ማለትም ጥፋቴን አምኛለሁ ይቅርታ አድርጉልኝ ጥፋተኛ ነኝ ምናምን ብለን ጥፋታችንን ተናግረን እንግዲህ ጥፋተኝነታችንን ማወቅ ወይም ደግሞ ጥፋተኛ መሆናችንን መናገር ያስፈልጋል ማለት ነው። ስለዚህ ጥፋተኛ እናታችንን ለመናገር ጥፋተኝ እናታችንን ለማወቅ እነዛን ነገሮች ማድረግ ያስፈልጋል ማለት ነው። ስለዚህ ጥፋተኛ መሆናቸውን የምንገጽበት ወይም ደግሞ ጥፋተኛ እና ታች የምናስረዳበት ለሰዎች ይቅርታ በመጠየቅ ማለት ነው። ስለዚህ ይቅርታ ጠይቅን ማለት በጣም ትልቅ ነገር ነው። ማለትም ትልቅ ነገር ነው ስንል ይቅርታ ጠይቅን ማለት ከሰዎች እኮ የምታርቅ እድላችን ከፍተኛ ነው። ማጥበር ስለዚህ የነሱ ይቅርታ አይነት ነው የሚጠበቀው። ስለዚህ ይቅርታ እቃ ጠይቀን ከእኛ በኩል ሂዷል ማለት ነው። ስለዚህ ከእኛ በኩል ችግር የለውም። ስለዚህ ከእነሱ በኩል ነው የቀረው። ስለዚህ ከእነሱ በኩል ያደረጋል ደግሞ ይቅርታ በመጠየቅ ለማስተካከል እንሞክራለን። ከዛ ካቀረ ደግሞ እንግዲህ ማየት ነው። አብረን ከዛ በተጨማሪ ደግሞ ማለት ደግሞ የተለያዩ ሰዎችን ይቅርታ ልንጠይቅ እንችላለን። በተለያየ ጊዜ እንግዲህ ጥፋት ስናጠፋ ሰዎችን ይቅርታ መጠየቅ ያስፈልጋል። ማጥኑን ማንኛውም ይቅርታን የማንጠይቅ ከሆነ ግን ከሰዎች ጋር ተግባብተን ልንኖር አንቺን ከሰዎች ጋር በስርዓት ለመኖር ይከብደናል። ማንት ነው ስለዚህ ሰዎች ጋር በአግባቡ ለመኖር ሰዎች ጋር ጥሩ ሁኔታ ለመኖር እንግዲህ ይቅርታ መጠየቅ የሰዎችን ይቅርታ ጥፋተኛ ነኝ ያለው መጠየቅ ያስፈልጋል። እነዛ የምናደርግ ከሆነ በሰዎች ጋር አካባቢ ይኖራል በሰዎች ዘንድ ብቻ ሳይሆን በፈጣሪም ዘንድ እንግዲህ ተወዳጅነት ይኖርና ማለት ነው። ስለዚህ ሰዎችን ይቅርታ የምንጠይቅ ከሆነ ሰዎችን ይቅርታ የምንል ከሆነ እንግዲህ የተሻለ መንፈሳዊም ባለማየሁም እንግዲህ የተሻለ ነገር የምናገኝበት አንዱና ዋነኛው መንገድ ነው ማለት ነው። ስለዚህ በፈጣሪ ዘንድ ጥሩ ነገርን የምናደርግበት ፈጣሪ እንግዲህ ኤርስፈርሳቸው ተዋደዱ ብሏልና መጀመሪያ አለመቀያየም ከቻልን አለመቀያየም ነው። ከዛ ከተቀያየምን ደግሞ ይቅርታን ጠይቀን መታረቅ ያስፈልጋል ማለት ነው። ስለዚህ ሰው ሆኖ የማያስቀኝም ሰው ሆኖ የማያጠፋ የለምና እንግዲህ በጥፋት የተለያዩ ሰዎች ሊቀየው ሊሆን ይችላል። ያን ነገር እንግዲህ ለማስተካከል እንግዲህ ፈጥሮህና አምላክ ይቅርታን በመጠየቅ እንግዲህ ሰዎችን ወደ ቦታችን ወደ ደግሞ ወደ ፍቅራችን መመለስ ይቻላል ማለት ነው። ስለዚህ ከፍቅረኛችን ጋር ልንጣላ እንችላለን። ከቤተሰባችን ጋር ልንጣላ ከማህበረሰቡ ጋር ልንጣላ አንጨዋለሁ። ስለዚህ ከራሳችን ጋር እኮ እንጣላ እንችላለን። እንግዲህ ከራሳችን አራት በራሳችን እንጣላ እንችላለን። አራት በራሳችን እንግዲህ ይቅርታ በመባባል የምታረግ የሚገባ የሚገባ ነገር ነው። ብዬ አስባለሁ ስለዚህ ይቅርታ የሚለው ቃል ብዙ ጥቅሞች አሉት። ሰዎችን ከሰዎች ለማስታረቅ እንግዲህ ሰው ለሰው መድሃኒቱን ይባላል። ሰዎች ከሌሉ ግን ሰዎች እንደ እንዴት እንደሚኖሩ ይከብዳል። እና ብቻቸውን ለመኖር ይከብዳል። ስለዚህ ሰዎችን በጋራ አብሮ ለመኖር ሰዎች ጋር በጋራ ለመኖር እንግዲህ ይቅርታ ጠያቂነት መጠየቅ ያስፈልጋል። እና ሰዎችን ይቅርታ በመጠየቅ ሰዎችን ይቅርታ በማለት እንግዲህ አብረናቸው አብረናቸው ልንሰልበት የሚገባው ነው ማለት ነው። ስለዚህ በፍቅር ለመኖር በፍቅር ይሄን አለም ለመኖር እንግዲህ ስጋችንን ለማሸነፍ እንግዲህ ሰይጣን እንድንጣል ይፈልጋል። ያንን ሰይጣን ለማሸነፍ እንግዲህ ይቅርታ በመንባባል ይቅርታን በመንባባል እንግዲህ ልናልፈው የሚገባ ጥቃታችን ላይ አይገባም። አንዱና ዋናው መንገድ እንግዲህ ይቅርታን በመጠየቅ ይቅርታን በማለት ነው ማለት ነው። ስለዚህ ይቅርታ ስንል ከሙሉ ልባችን ሊሆን ይገባል ማለት ነው። ከሙሉ ልባችን ውስጣችን ኬም ሳይኖር ይቅርታ ልንል ይገባሃል ብዬ

እንኳን ደህና መጥቶ የሚል ቃል ነው እንግዲህ ይህ ቃል ብዙ ጊዜ ልንጠቀምበት የምንችል ቃል ነው ማለትም። በብዛት እንግዲህ ሰዎች ከተለያየ ቦታ ይመጣሉ ሰዎች ከተለያየ ቦታ ሲመጡ እንግዲህ። ሰላምታ ልንለዋውጥ የሚገባ የሰላምታ አይነት አለ ይህ ሰላምታ እንግዲህ እንኳን ደህና መጣችሁ የሚል የሰላምታ አይነት ነው ማለት ነው። ር ስለዚህ ሰዎችን ስንቀበል ወይም ደግሞ ሰዎችን ከሌላ ቦታ ስመጡ ወይም ደግሞ ሰዎች ከሌላ ቦታ የሚመጡበት ጊዜ አለ ያው አሁን ጊዜ እንግዲህ እንኳን ደህና መጣችሁ በማለት እንቀበላቸወለን ማለት ነው። እንግዲህ ሰዎች ከተለያየ ከውጭ ሀገር ሊወጡ ይችላሉ ከተለያየ ሀገራት ወደ ከተለያየ ከቤት ከስራ ቦታም ሊሆን ይችላል እንግዲህ እንኳን ደና መጡ እንላለን ማለት ነው። ስለዚህ ይሄ የአክብሮት ቃል ነው። እንኳን ደና መጡ የምለው የአክብሮት ቃል ነው። ከዛ አልፎ ደግሞ እንኳን ደህና መጣህ ለወንድ ሲሆን እንኳን ደህና መጣሽ ለሴት ሲሆን ለብዙ ሲሆን እንኳን ደህና መጣችሁ እያልን እንግዲህ እንበታትነዋለን ማለት ነው። ስናረባው እንደዚህ ይረባል። እና እንኳን ደህና መጣህ እንኳን ደግሞ መጣችሁ ማለት እንግዲህ ብዙ ጥቅሞች አሉት። ማለትም ከነዘ ውስጥ እንግዲህ ሰዎችን መልካም ምኞታችንን የመምጣታቸውን በሰላም መምጣታቸውን የምንረዳበት ወይም ደግሞ እንደዛ እንኳን ደና መጣችሁ ስንላቸው እንግዲህ መልካም ምኞታችንን የምንገልጽበት ነው ማለት ነው። ማለትም የተለያዩ ሰዎች ከተለያየ ቦታ ሊመጡ ይችላሉ ግን እንኳን በሰላም መጣ ወይም ደግሞ በደና መጣ ማለት መንገዱ ሳትጎዳ በመንገድ ላይ ችግር ሳያጋጥምህ በመንገድ ላይ የተለያየ ነገር ሊፈጠር ይችላል። እንግዲህ የመኪና አደጋ አለ የተለያየ ችግር አለና የመዘረፍ ችግር አለው የተለያየንም ችግር ልፈጠር ይችላል። ያ ችግር ሳያገኝ ያ ችግር ሳይደርስብህ እንግዲህ እንኳን በሰላም መጣህ ማለት ነው ማለት ነው። ስለዚህ እንኳን በደና በሰላም መጣህ ማለት መልካም ምኞት ማለት ምንም ነገር ሳይደርስብህ እንኳን በደህና መጣህ በሰላም እንኳን አንተ ወደ ቤትህ ገባ ወደ ቤትህ መጣህ የምንልበት ነው ማለት ነው። ስለዚህ እንኳን ደህና መጣ የሚለው ቃል ይሄን ይገልጻል ማለት ነው። ስለዚህ ይሄ ቃል በጣም ትልቅ መልእክት ያለው በውስጡ ትልቅ ነገርን የያዘ ነገር ግን በብዛት በተለምዶ ስለምንለው ብዙም ትርጉሙ ያን ያህል ጠልቀን የማንገባበት ነው። ነገር ግን በጣም ብዙ መልእክትን የያዛ ብዙ ነገርን የያዘ ብዙ ትልቅ ቁም ነገርን የያዘ ቃል ነውና። በብዛት እንግዲህ ልንጠቀምበት የሚገባ የቃል አይነት ነው። ስለዚህ ይህን ቃል በመጠቀም እንግዲህ ብዙ ሰላምታዎችን ልናደርግ እንችላለን ማለት ነው። ስለዚህ እንኳን ደና መጣችሁ እንኳን ደና መጣህ እያልን እንግዲህ ግብዣ ሊሆን ይችላል የተለያዩ ነገሮች ላይ እንግዲህ እንኳን ደና መጣችኝ የሚለውን ቃል መጠቀም እንችላለን ማለት ነው። ስለዚህ እዚህ ይሄን ቃል በመጠቀም ይሄን ቃል በማለት እንግዲህ የተለያዩ ጥሩ ነገሮችን እናገኝበት የምንችል የቃል አይነት ነው ማለት ነው። ስለዚህ ይህን ቃል በመጠቀም ይህን ቃል በማለት ብዙ ነገሮችን የምናተርፍበት ብዙ ነገሮችን ለማለት የምንችልበት ይሄ ቃል አይነት ስልሆነ ይሄን ቃል በመጠቀም ይሄን ቃል በማለት ሰላምታ ብንለዋወጥ ሰላምታ ብንሰጣጥ እንግዲህ የተሻለ ጥቅም የምናገኝበት የተሻለ ነገር የምናገኝበት አንድ የቃል አይነት ነው ማለት ነው። ስለዚህ ይሄን ቃል በማለት ይሄን ቃል በመጠቀም ብዙ ተግባራትን ልናገኝበት የምንችል ብዙ ጥቅሞኝ ልናገኝበት የምንችል የቃላ አይነት ነው ማለት ነው። ስለዚህ እንኳን ደህና መጣችሁ ሰዎች ከተለያየ ቦታ ሊመጡ ይችላሉ ሰዎች ከተለያየ ሁኔታ በተለያየ ሁኔታ እንግዲህ ከተለያየ ቦታ ተሰደውም ልሆን ይችላል በሰላም ቤተሰቦቻቸውን ናፍቀው ሊሆን ይችላል። በዛን ጊዜ እንግዲህ ሲመጡ እንግዲህ እንኳን ደህና መጣ እንኳን ደህና መጣችሁ እንኳን ደህና መጣሽ እያልን እንግዲህ ሰላምታችንን ልናቀርብላቸው መልካም ምኞታችንን ልናቀርብላቸው የምንችላቸው ናቸው ማለት ነው። ስለዚህ ይሄን በማለት ብዙ ነገሮችን ልንል እንችላለን ብዙ ሀሳቦችን ልናወጣ ልናወርድ እንችላለን ማለት ነው። ስለዚህ ይሄን በማለት የምንጠቀምባቸው ቃላቶች ናቸው እና እነዚህን ቃላቶች በማለት እነዚህን ቃላቶች በመጠቀም እንግዲህ ብዙ ነገሮችን ማለት እንችላለን ማለት ነው። ስለዚህ እንኳን ደህና መጣችኝ የሚለውን ቃል ብንጠቀም እንኳን ደህና መጣችኝ የምለውን ብንጠቀምበት ብንለው እንግዲህ ጥሩ ነገርን የምናገኝበት። ከሰው በሰው ዘንድ እንግዲህ ተወዳጅ እንድንሆን ተፈቃሪ እንድንሆን ደግሞ በሰው ዘንድ ጥሩ አመለካከት እንዲህ እንዲኖራቸው ስለኛ እንኳን ደህና መጣችሁ ብንላችሁ ደስ ይላችኋል። እንኳን ደህና መጣችሁ ብንላቸው ሀሴት ያደርጋሉ እና እንኳን ደህና መጣችሁ እያልን ብንቀበላቸው ሰዎችን የተሻለ ነገር ይሆናል ብዬ አስባለሁ። ስለዚህ እንኳን ደህና መጣችሁ የሚለው ቃል የሚያስረዳን እንግዲህ በሰላም መምጣትም በሰላም መድረስ መድረሳቸውን የሚገልጽ ቃል ነው። ስለዚህ ይሄን ቃል በብዛት የምንጠቀምበት ቃል ነው። ይሄን ቃል በመጠቀም እንግዲህ ሰዎችን መልካም ምኞታችንን የምንገልጽበት የቃል አይነት ነው ማለት ነው።

ትንሽ የሚለው ቃል እንግዲህ በብዙ መልኩ ልንጠቀምበት እንችላለን። ማለትም ትንሽ የሚባሉ ነገሮች ብዙ ናቸው። ማለትም እንግዲህ ትንሽ ስንል እንግዲህ ከቁመት አንፃር ይሆናል ከውፍረት ከተለያዩ ነገሮች አንፃር ሊሆን ይችላል፤ ከእድሜም የተለያየ ነገር እንግዲህ ትንሽ ልንል እንችላለን። ማለትም እንግዲህ ሰዎችን ከሰዎች ብንጀምር እንግዲህ ሰዎችን ትንሽ ልንል የምንችለው ወይም ደግሞ ትንሽ ትንሽ ልንል የምንችለው ከእውቀታቸው አንፃር ሊሆን ይችላል፤ ከቁመታቸው አንፃር ሊሆን ይችላል ወይም ደግሞ ከውፍረታቸው። ከእድሜያቸውም አንፃር ትንሽ ልንላቸው እንችላለን ማለት ነው። እንግዲህ ሰዎችን በሆነ አጋጣሚ በሆነ አጋጣሚ ሰዎችን ትልቅ ልንል እንችላለን። ትልቅ ሲሆኑ ማለት ነው። እንግዲህ በቁመትም በወፍረትም በእድሜም በተዳዩ ነገሮች እንግዲህ ከእኛ የሚበልጡ ከሆነ ከእኛ የሚሻሉ ከሆነ እንግዲህ በዛን ዘርፍ እንግዲህ ትልቅ እንላቸዋለን ማለት ነው። በሙያም ዘርፍ እንግዲህ ትልቅ የሚባሉ አሉ። በተለያዩ ነገሮች እንግዲህ ትልቅ የሚባሉ ሰዎች አሉ ማለት ነው። እንግዲህ እነዛን ሰዎች ትልቅ እንላቸዋለን ማለት ነው። ከዛ በተጨማሪ እንግዲህ ትንሽ የምንላቸውም ሰዎች አሉ። እነዛ እንግዲህ ዛፎችን ትንሽ ይሄ ትንሽ ዛፍ ነው እንላለን፤ ገና ትንሽ የሆኑትን ሰዎችን ትንሽ ልጅ እንላለን። የተለያየ እንስሳትንም ትንሽ ጥጃ ትንሽ በግ ትንሽ ትንሽ ትንሽ እያልን እንግዲህ እንጠራለን ማለት ነው። ስለዚህ ትንሽ የሚገልፀው በቁመትም ሊሆን ይችላል በቁመት አጭር ሲሆን ያንን ጊዜ ትንሽ እንላለን። በውፍረት ቀጭን ሲሆን ያንን ጊዜ ትንሽ እንላለን። በ እድሜውም ትንሽ ሲሆን እንግዲህ ትንሽ እንላለን። በእውቀትም ትንሽ ሲሆን ወይም ደግሞ እውቀት ሳይኖረው ሲቀር እንግዲህ የዛን ጊዜ ትንሽ እንላለን። ከሌሎች አንፃር ማለት ነው አንጻራዊ ነገር ነው ይሄ። ከሌሎች አንፃር እያየን ከሌሎች አንፃር እያወዳደርን ከሌሎች አንፃር እያስተካከልን እንግዲህ ሰዎችን ትንሽ ልንል እንችላለን። እንስሳትን ትንሽ ልንል እንችላለን። የተለያዩ ነገሮችን እንግዲህ የኮሳኮሳዎችንም ሆነ እጽዋትን እንስሳትን እንግዲህ ትንሽ ልንል እንችላለን ማለት ነው። ስለዚህ ትንሽ የሚባለው ከቆ ከተለያዩ መነሻ አንፃር ነው። ማለትም ካወዳደርንበት አንፃር ከለየንበት አንግል አንፃር ወይም ደግሞ ካየንበት አንፃር ነው ትንሽ የምንል የምንችለው ማለት ነው። ስለዚህ ትንሽ የሚባለው ከተለያየ አንፃር ከተለያየ ቦታ ከተለያየ ሁኔታ አንፃር ስለሆነ ትንሽ ልንለው የምንችለው ከብዙ መንገድ ነው ማለት ነው። ስለዚህ ያን ነገር ትንሽ እናላለን። ያን ነገር ትንሽ በማለት ልንገልጸው እንችላለን ማለት ነው። ስለዚህ ትንሽ የሚለውን ቃል የምንጠቀመው ለብዙ ነገር ልንጠቀመው እንችላለን። ነገር ግን ትንሽ የሚለውን ቃል በብዛት የምንጠቀመው እንግዲህ ትንሽ የሆነ ማለት ለአይን ለማየት አስቸጋሪ የሆነ ነገር ትንሽ እንላለን ማለት ነው። እንግዲህ ወይም ደግሞ ለአይን የሚጠቡ ወይም ደግሞ ለአይን ለማየት ብዙም እንደዛኛው እንደ ትልቁ ያልሆነ ማለትም ትንሽ ልንለው እንችላለን ብዬ አስባለሁ። እንግዲህ እንደዚህ ነው።

መጠጣት ይላል እንግዲህ መጠጣት ማለት እንግዲህ የተለያዩ ነገሮችን ወደ አፋችን ውስጥ የምናስገባቸው ነገሮች ወይም ደግሞ በፈሳሽ መልኩ የምንጠቀማቸው ነገሮች እንግዲህ እነዛን ጠጣ ወይም ደግሞ መጠጣት እንላቸዋለን ማለት ነው እንግዲህ የተለያዩ ነገሮችን ልንጠጣ እንችላለን የተለያዩ ነገሮችን ልንጠጣ እንችላለን ከእነዚህም ውስጥ እንግዲህ የተለያዩ የለስላሳ መጠጦች አሉ እንደ ሚሪንዳ አይነት ኮካ ስፕራይት የተለያዩ ነገሮች እንግዲህ የሚጠጡ ነገሮች አሉ እነዛን ለስላሳ ይበላሉ እነዛን ነገሮች ልንጠጣ እንችላለን ከዛም አልፎ ደግሞ ወተት ሊሆን ይችላል አረቂ ጠጅ ጠላ ቢራ የተመሳሰሉ የመሳሰሉ ነገሮችን እንግዲህ ልንጣጣ እንችላለን እነዛ እንግዲህ ነገሮች አሉ ከበዛ በብዛት የምንጠጣው ምንድነው ቢባል እንግዲህ ውሃ ነው ወሃ እንግዲህ መጠጣታችን ለምን ይጠቅማል የሚል ነው የምናይ እንግዲህ ውሃ መጠጣታችን ለምን ይጠቅማል የሚል ነው የምናይ ውሃ እንግዲህ ብዙ ጥቅሞች አሉት እንግዲህ የሰውነት ክፍላችን በብዛት እንግዲህ ሰባ አምስት ፐርሰንት የሚሆን ውሃ ነው ማለት ነው ስለዚህ ያን ውሃ ለመተካት ያን ውሃ ለመተካት በሰውነታችን ውስጥ ውሃ ስለሚያስፈልግ ያንን ውሃ እንግዲህ እንጠጣለን ማለት ነው ስለዚህ ውሃ እንጠጣለን ቢራ እንጠጣለን ለስላሳ እንጠጣለን የተለያዩ መጠጦችን እንጠጣለን ስለዚህ እነዛ የምንጠጣበት ጥቅም አለ እነዛን ጥቅሞችን ለማግኘት ንጥረ ነገሮችን ለማግኘት ስንል የተለያዩ ነገሮችን እንጠጣለን ማለት ነው ስለዚህ እነዛን ነገሮች እንጠጣለን ስንል ውስጥ ወደ ወደ ሆዳችን ውስጥ እናስገባለን እንበላለን እንዴት እንደምንለው ሁሉ እንጠጣለን በማለት እንገልጻቸዋለን ማለት ነው ስለዚህ እንጠጣለን የሚለው ቃል ብዙ ነገሮችን የያዘ ነው መጠጣት ማለት በብዙ ቃላት ላይ ልንጠቀምበት እንችላለን እንግዲህ መጠጣት ትችላለህ ወይ? ሊል ብሎ ሊጠይቅ ይችላል አንድ ሰው አዎ እችላለሁ በሚል መልስ አለው ስለዚህ መጠጣት ትችላለህ ወይ? መጠጣት ታቃለህ ወይ? መጠጣት ትወዳለህ ወይ? መጠጣት አለብህ መጠጣት የለብህም መጠጣት መጠጣት መጠጣት መጠጣት የሚሉ ቃላቶችን እንግዲህ በመጠቀም ብዙ አረፍተ ነገሮችን ልንሰራባቸው የሚችሉ ናቸው ማለት ነው ስለዚህ እነዛን አረፍተ ነገሮችን በመጠቀም እነዛን ቃላትን በመጠቀም እነዛን ቃላትን በመጠቀም ይህን ቃላት ብዙ አረፍተ ነገሮችን መስራት የምንችልበት ነው ማለት ነው ስለዚህ በጎቹ ውሃ ይጠጣሉ? ብንል እንግዲህ አሁን እንስሳት ውሃ እንደሚጠጡ እናቃለን ስለዚህ ጠጥተዋል ወይም ደግሞ አዎ ይጠጣሉ በማለት ልን እንመልሳለን ማለት ነው ስለዚህ መጠጣት ይችላሉ መጠጣት ትችላለህ መጠጣት ትችላለች እያልን እንግዲህ እያብራባን እያባዛን እንግዲህ ልንጠቀምበት የምንችል የቃል አይነት ነው ማለት ነው ስለዚህ ይህን ቃል የምንጠቀመው በብዙ መንገድ ነው በብዙ አይነት እንጠቀመዋለን ስለዚህ ይሄን ቃል በመጠቀም እንግዲህ ብዙ ነገሮችን እናገኝበት የምንችል ብዙ ሀሳቦችን ልናስ ልናስብበት ልናወጣበት እናወርድበት የምንችል እንግዲህ የቃል አይነት ነው ማለት ነው ስለዚህ መጠጣት የሚለው ከብዙ አይነት አንፃር ነው እንግዲህ መጠጦችን ልንጠጣ እንችላለን የተለያዩ መጠጦች አሉ ቢራ ሊሆን ይችላል ሚሪንዳ ኮካ ፔፕሲ ሰቭን አፕ የተለያዩ ነገሮች አሉ ከዛም ባህላዊ መጠጦች አሉ ቢራ ጠላ ቦርዴ ሊሆን ይችላል የተለያዩ መጠጦች ጮርናቄ ሊሆን ይችላል የተለያዩ መጠጦች አሉ እነዛን በመጠጣት እንግዲህ ሻይ እና ቡናም ሊሆን ይችላል እነዛን እንግዲህ ትጠጣለህ ወይ? በማለት ልንጠይቅ እንችላለን ማለት ነው